ማዕድን ትጠቀማለህ? ማዕድን ማለት የተለያዩ ጥቅሞችን የሚሰጥ ከመሬት በታች በቁፋሮም የሚገኝ እንደዚሁም በልዩ ልዩ ቦታዎች የሚገኝ ነው። ማዕድን ለጌጣጌጥ ለምግብነት እንደዚሁም ደግሞ ለውድ የሆኑ እቃዎችንም ለማዘጋጀት ይጠቀማል። ማዕድናት የሚገኙባቸው ቦታዎች በርካታ ቦታዎች አሉ። በኢትዮጵያ በጣም ልዩ ልዩ ቦታዎች ላይ ማዕድናት ይገኛሉ። እንደ ወርቅ ብር የድንጋይ ከሰል ወዘተ የመሳሰሉ ማዕድናት ይገኛሉ። እነዚህ ማዕድናት በውድ ዋጋ ለውጭ የሚቀርቡ በርካታ የውጭ ምንዛሬ ገንዘብም የሚያስገኙ ናቸው። ማዕድናትን በተለያዩ አጋጣሚዎች እጠቀማለሁ። ማዕድናትን መጠቀም ውበትን ይሰጣሉ። ማዕድናትን መጠቀም ደግሞ የተለያዩ የሀይል አማራጮችንም ለማግኘት ይረዳል። ስለዚህ ማዕድናትን መጠቀም የውጭ ምንዛሬን ከማስገኘቱም ባሻገር ልዩ ልዩ ጥቅሞች ያሉት ነው

እህል መፍጨት ታውቃለህ? አዎ እህል ለምግብነት የሚውል ነገር ነው እህልን እየፈጩ በጣም እንዲደቅ ከተደረገ በኋላ ተወክቶ ከዛም ተጋግሮ ለምግብነት ይቀርባል ስለዚህ እህልን ሳያስፈጩ መጠቀም ስለማይቻል እህልም በተለያዩ አጋጣሚዎችን እፈጫለሁ አስፈጫለሁ እህል ካልተፈጨ ለምግብነት ስለማይውል አሁን ባለው ሁኔታ እህልን የሚፈጭባቸው የተለያዩ ወፍጮ ቤቶች አሉ ወፍጮ ቤቶች በዋናነት እህልን ለመፍጨት የተቋቋሙ ቦታዎች ናቸው እነዚህ ቦታዎች ላይ በመሄድ እህልን በማስፈጨት ለምግብነት ማዋል ይቻላል ድሮ በነበረው በአባቶቻችን በእናቶቻችን ጊዜ እህል የሚፈጩ የተለያዩ ወፍጮዎች ወይም ዘመናዊ የሆኑ ማሽኖች ስላልነበሩ እህል ይፈጨ የነበረው ከድንጋይ በተሰራ የድንጋይ ወፍጮ ነው በዚህ የድንጋይ ወፍጮ እህሉን በማድረግ መጅንና እናት በማገናኘት በመካከል የሚገባው እህል በሰበቃ ሀይል ምክንያት እንዲፈጭ ይደረግ ነበር እሱን አፈጫጭ አሁን በዘመናዊ መልኩ ተቀይሮ በኤሌክትሪክ እና በነዳጅ በሚሰሩ ወፍጮ ቤቶች ላይ እህል ይፈጫል እህል ሁሉም ሰው የሚያስፈጨው ያለ ምግብ መኖር ስለማይችል ምግቡን ደግሞ የሚያዘጋጀው ከተፈጨ ነገር ስለሆነ ነው በኢትዮጵያ አብዛኛው ሰው የሚመገበው ምግብ እንጀራ ነው፤ እንጀራ የሚገኘው እንጀራ የሚዘጋጀው ከጤፍ ነው ጤፍ አንዳንድ ሰዎች ደግሞ በቆሎ ገብስም ስንዴም እንደ አስፈላጊነቱ ሊጨምሩበት ይችላሉ፤ ይህ እህል ወፍጮ ቤት ሄዶ ከተፈጨ በኋላ ወደ ቤት መጥቶ ዱቄቱ ተነፍቶ ያ ዱቄት በውሃ ከተቦካና ከተራሰ በኋላ ነው ወደ ምጣድ ሄዶ ተጋግሮ ለምግብነት የሚውለው ስለዚህ በኢትዮጵያ የምግብ ባህል ውስጥ በተለይ በእኔ በምኖርበት በጎጃም አካባቢ እህልን መፍጨት ምግብን ለማዘጋጀት እንደ ግዴታና ቅድመ ሁኔታ የሚቆጠር ተግባር ነው።

ስለ ቤተሰብ ንገረኝ በጣም ጥሩ ጥያቄ እና ደስ የሚል ነው እ ቤተሰብ የሚባለው እናት አባት ልጅን ባልና ሚስትን የሚያካትት ነው። ስለዚህ በአንድ ቤተሰብ ውስጥ በርካታ ነገሮች ያሉበት ተቋም ነው ትልቅም ተቋም ነው ሀገርን የሚገነባ ሀገርንም ሊያፈርስ የሚችል ተቋም የሚመሰረትበት ቤተሰብ ነው። ቤተሰብ ውስጥ ያልተሰራ ልጅነት ቤተሰብ ውስጥ ያልተሰራ እ ሰው ሀገርን አይጠብቅም። ስለዚህ ትልቁ ተቋም ቤተሰብ ነው ቤተሰብን ትንሿ ቤተክርስቲያን ሲል ቅዱስ ዮሐንስ አፈወርቅ ይገልጣታል። ስለዚህ ቤተሰቤን እ በስርዓት መምራት ማስተዳደር ከሚበላውና ከሚጠጣው ባሻገር ስለወደፊት እ ራእዩ አላማው ስለተፈጠረበት ነገር እንዲያስብ እ ማስተማር ይገባል። ስለዚህ በአንድ ቤተሰብ በአንድ ጣራ ውስጥ ባልና ሚስት በሚያፈሯቸው ልጆቻቸው እ ይሄንን የዘር ሀረግ ተከትሎ የሚፈጠር ነው ቤተሰብ የምንለው እ። ስለዚህ በእኔ ውስጥ በእእ ቤተሰቤ ደረጃ ልጆች አሉ ሴቶች ልጆች ወንዶች ልጆችም ይገኛሉ። እነዚህ ሴቶችንም ወንዶችንም ልጆች ስለ ሀገር ስለ ሃይማኖት እእ ስለ ታሪክ እንዲያውቁ በማድረግ ቤተሰብን ማስተዳደር ይገባል። ነገ ይቺን ሀገር የሚረከብ እዚህ በትንንሽ ቤተሰቦች ውስጥ ያሉ ልጆች ስለሆኑ እነዚህን ልጆች ስለ ሀገራቸው ታሪክ ስለ ቤተክርስቲያናቸው ስለ ሃይማኖታቸው እንዲያውቁ እያደረጉ ማሳደግ ይገባል። እኔም የማደርገው ይሄንኑ ነው ቤተሰቦቼን ጊዜ ሰጥቼ ለልጆቼ የማስተምረው የምመክረው ታሪክ እንዲያውቁ ባህላቸውን እንዲረዱ ሃይማኖታቸውን ጠንቅቀው እንዲይዙ እንዲጠብቁ አስተምራለሁ። ስለዚህ ቤተሰቦችን በዚህ መልኩ ነው የምመራቸው የማስተዳድራቸው ገንዘብ በማሰባሰብ የሚበሉትን የሚጠጡትን በማዘጋጀት እእ ወደ ውጭ ሄደውም ደግሞ የተሻለ ትምህርት እንዲያገኙ በማድረግ በኩል ቤተሰቦቼን አግዛለሁ። ነገር ግን እዚሁ ቤት ውስጥ ደግሞ ቤተሰብን መስራት መምራት ተገቢ ነውና በዚህ መልኩ አስተዳድራለሁ። ቤተሰብን ማስተዳደር ሀገርን ለመምራት ሀገርን ለመረከብ ሃይማኖትን እ ጠብቆ እእ ሀገርን የሚገነባ ቤተሰቦቹንም ሀገሩንም ወገኑንም የሚወድ ዜጋ ለማፍራት ቤተሰብ ውስጥ መስራት ይገባል።

የጎረቤቶችህን ድምጽ ትሰማለህ? ጥሩ ጥያቄ ነው። በቤት አጠገብ የሚኖሩ ጎረቤቶች አሉ ጎረቤት ማለት እኔ ከምኖርበት ቤት በግራም በቀኝም ከላይም ከታችም በኩል የሚኖሩ ሰዎች ናቸው። የነዚህ ሰዎችን ድምጽ ልሰማው የምችለው በተለይ በእኔ አቅራቢያ የሚገኙ በጣም ቅርበት ያለው ቤት ከሆነ ነው። ከዚህ በተጨማሪ ደግሞ ቤቶቻችን ድምጽ የሚያስገቡና የኦነሱን ድምጽም ለመስማት የሚመቹ ሆነው ከተሰሩ የጎረቤቶች ድምጽ ሊሰማም ይችላል ከመሰማትም አልፎ ሊረብሽም ሁሉ የሚችል ድምጽ ሊወጣ ይችላል። ነገር ግን እኔ ባለሁበት አሁን በግራ በኩል በላይ በኩል ጎረቤቶች አሉ በቀኝ በኩልም ጎረቤቶች አሉ። በግራና በቀኝ ከላይ በኩል ያሉ ጎረቤቶቼ መንገድ ስለሌለው ቤቶቻችን በግድግዳ ተለይተው በግድግዳው መካከል ደግሞ ቢያንስ የሃያ ሴንቲሜትር ያህል ርቀት አለ። ይሄ ክፍተት ያለው ቦታ ለውሃ ማፋሰሻ የተሰራ ቢሆንም የሁለቶቻችን ግድግዳ እንዳይገናኝ ስለሚያደርገው የኔ ድምጽ ወደ እነዛ ወደ ጎረቤቶቼ ወይም ደግሞ የጎረቤቶች ድምጽ ወደ እኔ እንዳይመጣ ያደርገዋል። ስለዚህ የጎረቤቶቼን ድምጽ አልሰማም የጎረቤቶቼ ድምጽ ሊሰማ የሚችል ምናልባትም ከቤታቸው ወጥተው እኔም ከቤቴ ወጥቼው ውጭ ላይ በምንቀመጥበት ጊዜና በጣም የጎላ ድምጽ የሚያወጡ ከሆነ እንደ ጩኸት ያለ የእርዳታ ጥሪን የመሳሰሉ ጩኸቶች ሲኖሩ ካልሆነ በቀር እንደዚሁም የመኪና ድምጽ የሚያሰሙ ሲሆን ካልሆነ በቀር የነሱን ድምጽ በቀላሉ አይሰማም። ሰዎች ቁጭ ብለው ቤቶ ቤታቸው ላይ የሚያወሩት ነገር ከእነሱ ግድግዳ አልፎ ያንን ባዶ ቦታውንም አልፎ የኔንም ግድግዳ አልፎ እኔ አለሁበት ላይ መጥቶ የእነሱ ድምጽ አይሰማኝም። ነገር ግን ስስ የሆኑ ቤቶች በአንድ ግድግዳ በአንድ የጋራ ግድግዳ የሚጠቀሙ ቤቶች አሁን በግንባታ ላይ እንዳሉ የኮንዶሚኒየም ቤቶች በብሎኬት ተለይተው ያብ በሚለዩበት ብሎኬትም በጣም ስስ የሆነ ብሎኬት ከሆነ የአንደኛው ቤት ድምጽ ወደ ሌላኛው ድምጽ እየገባ ይረብሻል። እኔ ባለሁበትና በምኖርበት ቤት ግን እንደዚህ ያሉ የድምጽ ብክለቶች ከአንድ ጎረቤት ወደ ሌላኛው ሄዶ የሚሰማበት እድል የለውም።

ሽማግሌዎችን እንዴት ታከብራለህ? ጥሩ ጥያቄ ነው። አሁን እየቀረ ያለና መከባበር እንዲጠፋ ያደረገ ጎረቤቶቻችን ሽማግሌዎቻችን አባቶቻችን አያቶቻችንን ከአለማክበራችን የመጣ ነው። ሽማግሌ የሚባለው በእድሜ ከእኛ የገፋ ነው። ከእኛ በእድሜው የራቀ ምናልባትም በአርባ አመት ከዚያም በላይ በሚበልጥ እድሜ ውስጥ ያለና እኛን የሚበልጠንን ሰው ሽማግሌ እንለዋለን። እነዚህ ሽማግሌዎች ስራ ለመስራት የሚደክሙበት አይናቸው የሚፈዝበት ጆሯቸውም ለመስማት በጣም የሚዘገይበት ከቦታ ቦታ እንደ ልባቸው መንቀሳቀስ የማይችሉበት ምናልባትም በምርኳዝ እየተጠቀሙ ሊንቀሳቀሱ የሚችሉ ሰዎች ናቸው። ሽማግሌ የሚባሉ እነዚህ ሽማግሌ የሚባሉ ሰዎች ብዙ ጊዜ የሚታወቁት በመመረቅ ነው። ያሳድጋችሁ ይህንን ሀገር እንድታቀኑ ያደርጋችሁ ትልቅ ቁም ነገር ላይ ያደርሳችሁ ወዘተ እያሉ በሰርግም በሞትም በልደትም በክርስትናም በተለያዩ አጋጣሚዎች የሚመርቁ ናቸው። በተለይ ቤተክርስቲያን ላይ በሚቀደስበት ጊዜ እየሄዱ ሽማግሌዎች ይመርቃሉ። ይሄ በሽማግሌ ምረቃ ደግሞ ይደርሳል ተብሎ ይታመናል የእነሱ በረከታቸው ረድኤታቸው እነሱ እዛ እድሜ ላይ እንዲደርሱ ያገዛቸው እግዚአብሔር ያን የተመረቀውንም ሰው እንደዚሁ ያግዛል ተብሎ ይታመናል። ስለዚህ ሽማግሌዎችን የማከብረው ከዚህ አንፃር ነው በእኛ በሃይማኖትም በባህልም ከእኛ በፊት የነበረን ሰው ሽማግሌን ማክበር ተገቢ ነው። ሽማግሌን ስናከብር ዝቅ ብለን ጉልበቱን ስመን እንደምን ዋልክ እንደምን አደርክ እንደምን ዋልሽ እንደምን አደርሽ ብለን ስመናቸው የምንስምም ደግሞ ዝቅ ብለን ጉልበታቸውን ነው የምንሰመው። ጉልበታቸውን መሳም ዝቅ ብሎ የነሱን ጉልበት መሳም ክብርን ነው የሚሰጠው ለእነሱ ያለንን ክብር ለእነሱ ያለንን ፍቅር እነሱን የምንረዳበት የምንቀበልበት መንገድ ምን እንደሆነ የሚያሳይ ስለሆነ እነሱም ያንን በማድረጋችን ደስ ብሏቸው ይመርቃሉ። የእነሱ ምረቃ ደግሞ በዚያ ያንን በሚያደርግበት ሰው ላይ ያድራል ስለዚህ እድሜው እንዲረዝም በጎ ስራዎችን እየሰራ እንዲኖር ይረዳዋል በጸሎታቸው ያግዛሉ ይደግፋሉ። ስለዚህ ከዚህ አንፃር ሽማግሌዎችን የማከብራቸው እንደዚህ ነው መንገድ ላይ። ለምሳሌ አንድ ሽማግሌ ወደ ላይ እየመጣ ቢሆን እኔ ወደ ወደ አግድም እየሄድኩ ከሆነ መስቀለኛ የምንሰራና የምንቆራረጥ ከሆነ ቅድሚያ ለሽማግሌው መስጠት የተለመደ ነው። መንገድ ላይ መኪና በሚበዛበት አካባቢም ሽማግሌዎች እየመጡ እየተንቀሳቀሱ እያቋረጡ ካሉ ቀድመው ሽማግሌዎች የመኪና አደጋ እንዳይፈጠርባቸው እነሱን መንገድ ማስያዝ ዳር ማድረስ እጃቸውን ይዞ መምራት መደገፍ። ይሄ ይሄ የሽማግሌዎችን የማክበር አንዱ ምልክት ነውና እነዚህ እነዚህ አይነት ነገሮችን አደርጋለሁ

ደሞዝ በየትኛው ቀን ታገኛለህ? ደሞዝ ማለት አንድ ሰው ለሰራበት ስራ የሚከፈለው ክፍያ ነው። ደሞዝ በተለይ በመንግስት ስራ ላይ የሚቀጠር ሰው። በወሩ መጨረሻ አካባቢ ደሞዝ ይከፈለዋል። ከመጀመሪያው ቀን ወር በገባ ከመጀመሪያው ቀን እስከ ሀያዎቹ ባለው ውስጥ። ይሰራና ከሀያዎቹ ጀምሮ እስከ ሰላሳ ድረስ ባለው ደሞዙ የሚሰራበትና ለእሱ ተከፋይ የሚሆንበት ነው። እኔም የመንግስት ሰራተኛ እንደመሆኔ ደሞዝ የሚከፈለኝ ወር በገባ ከሃያ እስከ ሰላሳ ባሉ ጊዜያት ውስጥ ነው። የተለመደውና ሁልጊዜ የም የማገኘውም በእነዚህ ቀናት ነው። ነገር ግን በዓላት በሚሆኑበት ጊዜ እንደ ጥምቀት፣ ገና የትንሳኤ በዓል እና እንደዚህ በሚሆኑበት ጊዜ በጣም ብዙ ወጪዎች በሰራተኛው ላይ ስለሚጨምሩ ስለሚበዙ። ከሃያ በፊትም ባሉ ቀናት ውስጥ ከአስራ አምስት እስከ ሃያ ባሉት ወይም ደግሞ ከእዛም ወርዶ ከአስር እስከ አስራ አምስትም ባሉ ቀናት ውስጥ ደሞዙ ሊከፈል ይችላል። ይሄ የሚሆነው ግን በአመት ባሉ በእነዚህ በጠቀስኳቸው በዓላት ውስጥ ስለሆነ በአመት ሶስት ጊዜ የመሆን እድል ነው ያለው። ይኸውም የሚሆን ከሆነ በዓሉ ነው ብዙ ጊዜ የገና በዓል የሚውልበት ይታወቃል በሃያ ስምንት ወይም ሃያ ዘጠኝ ነው። ስለዚህ ደሞዝ የሚከፈለው እስከ ሃያ ባለው ነው ሰው ቀደም ብሎ ያንን የበአሉን ዝግጅት አዘጋጅቶ ገዝቶ በዓሉን በሰላም እንዲውል ብዙ ወጪዎች ያሉበት ስለሆነ ያንን ወጪም እንዲሸፍንበት ደሞዙ ቀደም ብሎ ይሰጣል። ነገር ግን በዋናና በመደበኛነት ደሞዝ የሚከፈለው ከሃያ እስከ ሰላሳ ባለው ቀናት ነው በወሩ ውስጥ ማለት ነው። ስለዚህ በዚህ መልኩ ነው እኔ ደሞዝ የምቀበለው ነገር ግን እንግዲህ በግል የሚሰራ ከሆነ ደግሞ እንደየስራው ሁኔታ ኮንትራት በተያዘበት ወይም ውል በተያዘበት ህግ መሰረት። ውሉ እንደደረሰ ክፍያ ይፈጸማል። በመንግስት ስራ ላይ ባለ በሚከፈል ደሞዝ ግን ብዙ ጊዜ የደሞዝ ክፍያዎች ከሃያ እስከ ሰላሳ ባሉት ውስጥ የሚሆኑ ናቸው። በጣም ብዙ መስሪያ ቤቶች እንደውም ከሃያ አምስት እስከ ሰላሳ ባሉት ውስጥ ነው ብዙ ጊዜ ክፍያን የሚፈጽሙ።

የምታውቀውን አንድ ምሳሌ ንገረኝ ምሳሌ ለዋና ለሚባለው ነገር እንደ ማስረጃ እንደ ምርምር ሊጠቅም የሚችል ውክልና ነው። በውክልና ደረጃ ተሰጥቶት ከዋናው ነገር ያነሰ ሆኖ ነገር ግን ያንን ዋና የሚባለውን ነገር ሊያስረዳ የሚችል አስረጂ ነው። ለምሳሌ ብዙ ጊዜ የሚጠቀሰው በሃይማኖት ትምህርት ላይ አንድ ምሳሌ አለ። ፀሀይን ለስላሴ ምሳሌ ይገለጥ ይጠቀሳል ፀሀይ የተሰራችው ወይም የተፈጠረችው በእግዚአብሔር ነው። እግዚአብሔር ደግሞ አንድም ሶስትም ነው አንድነቱ በመለኮት በመፍጠር በመግደል ይሄን አለም በማሳለፍ በመሳሰሉ ነገሮች ሁሉ አንድ ነው እግዚአብሔር ሶስትነቱ ደግሞ በአካል በስም በግብር ነው። በአካል የአካል ሶስትነቱ አብ ወልድ መንፈስ ቅዱስ የሚባሉ በስም ሶስት የሆኑ አካላት የራሳቸው የሆነ ገጽ ፊት ማለት ነው መልክ አላቸው የራሳቸው የሆነ አካል አላቸው። በግብርም እንደዚሁ የአብ ግብሩ መውለድ ነው ማንን ይወልዳል ቢሉ ወልድን የመንፈስ ቅዱስ የወልድ ግብሩ መወለድ ነው ከማን ይወለዳል ከአብ የመንፈስ ቅዱስ ግብሩ መስረጽ ነው ከማን ይሰርጻል ከአብ። ይሄ ሶስትነት ነው። በዚህ ሶስትነት ውስጥ አብ ከአብነት ወጥቶ ወልድ ወይም መንፈስ ቅዱስ አይባልም ወልድም አብ መንፈስ ቅዱስ አይባልም መንፈስ ቅዱስም አብ ወልድ ተብሎ አይጠራበትም የየብቻቸው የየራሳቸው ነው የአብ አካል ለብቻው የወልድ አካል ለብቻው የመንፈስ ቅዱስ አካል ለብቻው ነው። የ ከዚህ በተጨማሪ ደግሞ የሚጠቀሰው የግብር ሶስትነት ነው የግብር ሶስትነቱም እንደዚሁ የአብ ግብሩ ለወልድ ለመንፈስ ቅዱስ አይሆንም አይቀጸልም የወልድም እንደዚሁ የመንፈስ ቅዱስም ለሌሎች አይቀጸልም። ይህንን ለማስረዳት ረቂቅ የሆነ ምስጢረ ስላሴ ስለሆነ ይህን የረቀቀውን ነገር ለሌሎች ለማስረዳት ምሳሌ ይጠቀሳል። ከሚጠቀሱ ምሳሌዎች መካከል ለዚህ አስረጅ የሆነ ፀሀይ ነው። ፀሀይ አንድ ፀሀይ ናት ይቺ አንድ ፀሀይ ግን ሶስት ነገሮች አሏት ክበብ አላት ብርሃን አላት ሙቀት አላት። ሙቀቷን ፀሀይ ሞቀችን ብለን እናየዋን ይሰማናል ሙቀቱ ብርሃንም የፀሀይ ብርሃን መጥቶ በአይናችን ብሌን ተዋህዶ ሌላውን እንድንመለከት ያደርጋል። ክበቡም የምናየው ነው የብርሃኑም የሙቀቱም መውጫ ክበቡ ነው መገኘው። ይህንን አብ እንደመገኛ በክበቡ ይመሰላል። ወልድ ደግሞ በብርሃኑ ይመሰላል። ብርሃን ከፀሀይ ክበብ ላይ ወጥቶ ከአይን ብሌን ጋር እንደሚዋሀደው እርሱም ከአብ ወጥቶ ከአብ ተወልዶ ከድንግል ማርያም ከስገዋ ስጋ ከነፍሷ ነፍስ ነስቶ ተዋህዷልና። መንፈስ ቅዱስ በሙቀት ይመሰላል መንፈስ ቅዱስ ከአብ ነው የሰረጸ ሙቀቱም የፀሀይ ሙቀትም ከክበቧ ወጥቶ እኛ ላይ ሙቀቱ ይደርሰናል ሞቀን እንላለን። ይሄ ፀሀይ ረቂቅ የሆነች ፍጡር ናት ከእሷ የሚረቅ እሷን ደግሞ የፈጠራ ስላሴ ምን ያህል ረቂቅ ሊሆን እንደሚችል ይታወቃል። ስለዚህ ይሄንን የማይታወቀውን በጣም ረቂቅ የሆነውን ምስጢረ ስላሴ ለመረዳት በተፈጥሮ ባለች ምሳሌ በፀሀይ አባቶቻችን ሐዋርያትም ያስተምራሉ። ስለዚህ አንድ ፀሀይ ስትባል ሶስት ነገር እንዳላት እግዚአብሔርም አንድ እግዚአብሔር ሲባል ግን በአካል ሶስት በስም በግብር ሶስት እንደሆነ። ለማስረዳት የምንጠቀመው ምሳሌ አንደኛው ፀሀይ ነው።

ማታ በምን ሰዓት ትመገባለህ እንግዲህ የምግብ ሰዓት የሚባለው ከጠዋት ቁርስ? ቀን ላይ ምሳ ማታ ላይ ደግሞ እራት ነው። ስለዚህ ማታ በምን ሰዓት ትመገባለህ የሚለው ጥያቄ የራት ሰዓትን የሚመለከት ጥያቄ ነው። ራት የምመገበው ከምሽቱ አስራ ሁለት ሰዓት ጀምሮ ባለው ጊዜ ነው። ከምሽት አስራ ሁለት ሰዓት እስከ ምሽቱ ሶስት ሰዓት ድረስ በነገራችን ላይ በቤተክርስቲያን ትምህርት በሃይማኖት አባቶች ትምህርቱ እንደሚሰጠው አንድ ክርስቲያን ከምሽቱ ሶስት ሰዓት በኋላ መመገብ የለበትም። ከምሽቱ ሶስት ሰዓት በኋላ የምንመገበው ምግብ ወደዛኛው ቀን የሚሸጋገር ስለሆነ ጾምንም የሚሽር ተደርጎ የሚጠቀስ ነው። ከዚያ በተጨማሪም ከምሽቱ ሶስት ሰዓት በኋላ የሚደረግን ምግብ እንደ እንስሳት አመጋገብ ወይም አመጋገባችን ወደ እንስሳ ባህሪነት እንደተቀየረ አድርጎ የሚቆጠር ነው። ለዚህ ነው ጠዋት ላይ የቁርስ ሰዓት። ጾም በማይሆንበት ጊዜ እንደዚሁም የምሳ ሰዓት የምሳ ሰዓትም ጾም በማይሆንበት ጊዜ። የእራት ሰዓት ደግሞ ምሽት ላይ የሚኖር ምግብ ነው። ስለዚህ እኔ ብዙ ጊዜ ምግብ ምሽት ላይ የምመገበው ወይም የራት ሰአቴን የምመገበው ከምሽቱ አስራ ሁለት ሰዓት ጀምሮ እስከ ምሽቱ ሶስት ሰዓት ባለው ጊዜ ውስጥ ነው። ምሽት ሶስት ሰዓት ላይ የምግብ ዝግጅቱን ጨርሼ ተመግቤ በጣም ዘግይቼ ከሆነ ከዚያ ውጪ ግን ብዙ ጊዜ ምግብ የምመገበው ልክ ከስራ ሰዓት ወጥቼ ወደ ቤቴ በምገባበት ሰዓት ምሽት አስራ ሁለት ሰዓት እስከ አንድ ሰዓት ባለው ውስጥ እጨርሳለሁ። ከዚያ በኋላ ይሄ ምግብ ተፈጭቶ ተረጋግቶ ወደ መኝታ ለመሄድ ምቹ በሚሆንበት ሰዓት ደግሞ ወደ መኝታ አቀናለሁ ማለት ነው። ስለዚህ ብዙ ጊዜ የምመገበው ከምሽቱ አስራ ሁለት ሰዓት ጀምሮ በጣም ቢዘገይ ግን እስከ ምሽቱ ሶስት ሰዓት ባለው ጊዜ ውስጥ ነው።

ሰንደል ትለብሳለህ? ጥሩ ጥያቄ ነው ሰንደል የእንግሊዘኛ ቃል ነው ይሄን የእንግሊዘኛ ቃል በአማርኛ ከመጻፍ ይልቅ ሰንደል የሚለውን ቃል ነጠላ ጫማ ተብሎ በአማርኛ ቢገለጥ የተሻለ ይሆናል። ነጠላ ጫማዎቹን መጠቀም እና መልበስ ብዙ ጊዜ የተለመደ ነው። አንድ ሰው ነጠላ ጫማዎችን የሚጠቀምባቸው ቦታዎች አሉት። ለምሳሌ ቤት ውስጥ በሚሆንበት ጊዜ። እንደዚሁም ሽንት ቤት በሚገባበት እና መጸዳጃ አካባቢ በሚሄድበት ጊዜ የሚለብሳቸው ለዚያ የሚሆኑ ነጠላ ጫማዎች አሉ። ከዚህ በተጨማሪም ወደ ሆስፒታል ጤና ጣቢያ ለህክምና በሚሄድበት ጊዜ ለዚያ ቦታ የሚመጥን እዛው በቦታው የተዘጋጁ ነጠላ ጫማዎች ይለበሳሉ። እኔም ነጠላ ጫማዎችን የምለብስ ልክ እንደነዚህ ያሉ አጋጣሚዎች ነው። ከቤት በምሆንበትና ቤት ውስጥ በማርፍበት ጊዜ ለእግርም ሙቀትን ስለሚከላከል አየር እንደ ልቡ እንዲወጣ እንዲገባ ስለሚያደርግ ስለሚያናፍስ። በቀላሉ ማድረግም ማውለቅም መጠቀምም ከመጠቀም ማቆም የሚቻልበት እድል ስላለ ብዙ ጊዜ ነጠላ ጫማ እጠቀማለሁ። ወደ መኝታ ክፍልም በሚሄድበት ጊዜ የቤቱን ቅዝቃዜ ስለሚቋቋምልኝ ነጠላ ጫማ እለብሳለሁ። ግቢ ውስጥም እዛው ቤቴ አካባቢ በምንቀሳቀስበት ጊዜ ብዙ ሩቅ መንገድ በማይሆንበት ጊዜ ነጠላ ጫማ እጠቀማለሁ። ወደ ሽንት ቤት ወይም መጸዳጃ ቤት በምሄድበት ጊዜም እንደዚሁ ነጠላ ጫማ እለብሳለሁ። ከዚህ በተለየ ግን ነጠላ ጫማን ለስራ ቦታዬ ወይም ሩቅ መንገድ ለመሄድ አልጠቀምበትም ምክንያቱም በማንኛውም አጋጣሚ አንድ ሰው በሚሄድበት ጊዜ የሚያጋጥመው ነገር አይታወቅም። ለምሳሌ ከባድ አደጋ ሊፈጠር ይችላል። የሚያስሮጥ ነገር ሊመጣ ይችላል። ለመሮጥ ደግሞ ነጠላ ጫማ ለብሶ አይመችም ስለዚህ ነጠላ ጫማን ለብሶ መሮጥ የማያስችል ከሆነ። ነጠላ ጫማን ሩቅ ለሆነ መንገድ ከቤት በጣም ለወጣ ለራቀ መንገድ ወደ ስራ በሚኬድበት አካባቢ ከተማ በምንወጣበት አካባቢ ነጠላ ጫማ መልበስ ተገቢ አይደለም። ቤት ውስጥ ባለው ግን የተሻለና ለመጠቀምም ምቹ የሆነ ነጠላ ጫማ ስለሆነ ነጠላ ጫማ እለብሳለሁ

ቡና መፍጨት ታውቃለህ? ጥሩ ጥያቄ ነው። ቡና ለመጠጥ የሚያገለግል ተክል ነው። የቡና ተክል አተካከሉ፤ አዘገጃጀቱ በግብርና ባለሙያዎች ብዙ ጊዜ ይብራራል። ስለዚህ ቡናም በጣም እንደሌሎቹም ዛፎች ብዙ ቦታ የማይወስድ ነው። ቡና ሲያፈራ ቀይ ፍሬ ነው ያለው። ይሄ ቀይ ፍሬ ተፈልፍሎ ከውስጥ የምትገኝ ዘር አለች። ያቺ ቡና የምትባለዋና ሰዎች አፍልተው የሚጠጧት ያችን ነው። ያንን ቡና አምጥቶ በስርዓት በንጹህ ውሃ ታጥቦ ይቆላል። ከተቆላ በኋላ ወይ በሙቀጫ ይወቀጣል ወይም ደግሞ በማሽን ይፈጫል። ብዙ ጊዜ የተለመደው በሙቀጫ መውቀጥ ነው። ነገር ግን ከተማ አካባቢ ላሉ መብራት ላላቸው ኤሌክትሪክ ለሚያገኙ ሰዎች እና ኮንዶሚኒየም አካባቢ ለሚኖሩ ሰዎች ቡና መውቀጥ ከባድ ነው። ምክንያቱም ጎረቤትን ይረብሻል። ለህንፃውም ደህንነት ጥሩ አይደለም ስለዚህ ማሽን ተጠቅሞ እንዲፈጭ ይደረጋል። እኔም የማደርገው ይሄንን ነው። ቡናን በማሽን መፍጨት ቀላል ነው። አንድ ጊዜ ከኤሌክትሪክ ጋር አገናኝቶ በቀላሉ መፍጨትና ብዙ ቡናም ማዘጋጀት ስለሚቻል ቡና ለመፍጨት ከባድ አይደለም። በኤሌክትሪክ ስለምንጠቀም። ከዚህ በፊት በነበረው ጊዜ በልጅነታችን እናቶቻችን አባቶቻችን ለኤሌክትሪክ መብራት ባልነበረበት ዘመን በሙቀጫ ይወቀጥ ነበር። እኛም በልጅነት ጊዜያችን የተቆላውን ቡና ውቀጡ ተብለን በሙቀጫ ወቅጠናል። ስለዚህ ድቅቅ አድርጎ ይወቀጣል ከተወቀጠ በኋላ በጀበና ተፈልቶ እተቀዳ በስኒ ለሚጠጣው ሰው ይታደላል ስለዚህ የሚጠጡ ሰዎች ቡናን የሚወዱና መጠጣት የሚፈልጉ ሰዎች እንደየአስፈላጊነቱ በጨው ወይም በስኳር እያደረጉ ያንን ቡና ይጠጣሉ ማለት ነው።

ከልጅነትህ የምትዘከረው ነገር አለ የምታስታውሰው ለማለት ነው ይህ ጥያቄ? ዝክር ማለት ማስታወሰ ነው ዘከረ አስታውሰ ነው። ዝክር ይሀረ በልጅነት ጊዜ የነበረውን ነገር ማስታወሰ በልጅነት የጊዜ የማስታውሳቸው ብዙ ነገሮች አሉ። ዠ የልጅነት ጊዜ የሩጫ ጊዜ ነው። ባለማስተዋል የምንሄድበት የምንጓዝበት ነው የምንወስናቸው ውሳኔዎች የምንሄድባቸው ጉዞዎች በሙሉ ባለው በወቅቱ በሚንወረው ነገር ነው እንጂ ወደፊት እንዲህ ሊሆን ይችላል ብለን የወደፊቱን ነገር አስበን የምናደርገው ነገር የለም። ብዙ ጊዜ በልጅነታችን የማይረሱ ጨዋታዎች ትዝታዎች ስራዎች ከቤተሰብ ጋር የነበሩ አስተዳደጎች የተለያዩ ጉዳዮች አሉ። በልጅነቴ የማስታውሳቸው የእግር ኳስ ጨዋታን ብዙ ጊዜ እወድ ስለነበረ ጠዋት የቁርስ ሰዓት ላይ እየወጣው ከዚያ በኋላ እስከ እራት ሰዓት ድረስ ምንም አይነት ስራ ሳንሰራ እዛው ላይ በመሯሯጥ በመጫወት ጊዜያችንን እናሳልፍ ነበር። ያትዝታ አለ። ወደ ትምህርት ቤት የምንሄድበት ትምህርት ቤት ደግሞ በፉክክር የተሻለ ውጤት ለማምጣት የተሻለ ደረጃ ለመያዝ ጎበዝ ለመሆን ብዙ ጥረት እናደርግ ነበር። ይሄ የልጅነት ትዝታችን የሚረሳ አይደለም። በልጅነት ጊዜያችን የተጫወትናቸው ጨዋታዎች ያሳለፍናቸው ጉዳዮች በሙሉ አሁን ላይ ወደ ኃላሄደን ስናስባቸው በጣም ማይረሱ ያ የልጅነት ጊዜ ምነው ተመልሶ ቢመጣ ተብሎ ሰው የሚናፍቅበት። ጠብ ጥላቻ ቂም የሌለበት ብዙ ጊዜ ሰው ይጣላል በህጻንነታችን በልጅነታችን አንዱ ከሌላው ጋር ይጣላልዐይደባደባልም እስከ ክፉ ነገርም ይዳረሳል። ነገር ግን ያንን ነገር ልጅ እንደመሆናችን ቂም ሳንይዝ ሳንቋጥር አድገን እነዛን እንደዚህ አድርገውን ነበር። ብለን በነሱ ላይ ቂም ይዘን ጉዳት ከማድረግ ይልቅ አሁን ላይ ስንገናኝ ድሮ እኮ እንዲህ አድርገህ እንዲህ አድርጌሀለው ምናምን እየተባባልን የምንጫወተው የምንቀላለደው ነገር የልጅነት ጊዜን ያስታውሳል።

ይቅርታ መጠየቅ ቀላል ነው? ጥሩ ጥያቄ ነው አሁን እንደ ሀገርም እንደ ህዝብም በጣም ትልቅ ችግር ላይ ያለ ነው ይቅርታ መጠየቅ ላይ ነው አንድ ሰው ላጠፋው ጥፋት ለሰረቀው ወይም ለቀማው ነገር ካሳ ይቅርታ ያስፈልጋል። ይቅርታ ማድረግ ግዴታ ነው። አሁን ለጠየቅነው ብቻ አይደለም እንደ ክርስቲያን እምነት እንደ ክርስትና ሃይማኖት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይቅርታ ማድረግ ይቅርታ መጠየቅ ግዴታ ነው ይቅርታ መጠየቅ ግዴታ የሚሆንበት መጽሐፍ ቅዱስ ላይም የተጠቀሰና ሁል ጊዜ አንድ ክርስቲያን በሚጸልየው ጸሎት ላይ በየቀኑ እለት እለት የሚለው አንድ ነገር አለ ይሄም ምንድነው እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን እንላለን ፈጣሪያችን እግዚአብሔርን ይቅር በለን ብለን እኛ እግዚአብሔርን በድለነው እኛ እግዚአብሔርን አስቀይመነው እኛን ተቆጥቶ ሳያጠፋ በቸርነቱ እየጠበቀን ስላለ ለዚህ ምስጋና እናቀርባለን ይህንን ምስጋና የምናቀርበው ደግሞ እኛ የበደሉንን ይቅር እንደምንል ነው እኛን የበደሉንን ነው ተብሎ የተጻፈው እኛ የበደልነውን ብለው የሚሉ ሰዎች አሉ የበደልነውን ይቅር ማለት ግዴታ ነው ይሄ ምንም ትልቅ ቁም ነገርም አይደለም ምክንያቱም እኔ የበደልኩትን ሰው ይቅርታ ማለት ግዴታዬ ነው። በማህበረሰብ ባለው ያኗኗር ዘዴ በባህሉም በሞራልም ያለ ነው። በሃይማኖት ሲሆን ግን ከዚህ ከፍ ያለ ይቅርታ መጠየቅ ያስፈልጋል ይላል የበደልነውን ሳይሆን የበደሉንን ነው የበደልነውን ይቅር ማለት ግዴታም ስለሆነ በየትኛውም ብሎ ከሃይማኖት ውጪም ላለ ሰው የበደለውን ይቅርታ መጠየቅ ግዴታ ነው በሃይማኖት የሚኖር ሰው ደግሞ የበደለውን ሳይሆን የበደለው የበደሉንን ነው በእኛ ላይ ያጠፉንን እኛን የሰረቁንን እኛን የደበደቡንን እኛን የሰደቡንን እኛን ያንጓ ያንጓጠጡትን ያንጓጠጡንን በእኛ ላይ ክፉ ነገር የሰሩብንን ያደረጉብንን በደል የፈጸሙብንን ሰዎች ይ ይቅር ማለት ይሄ በጣም ትልቅና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ትልቅ ነገር የሚቆጠር በሌላው ሃይማኖትም ሌላው ሃይማኖትም ሊማርበት የሚገባ ጥሩ የሆነ ይቅርታ መንገድ ነው የበደሉንን እኛ ተደብድበን እኛ ተ ተ ተወግዘን ተቀ ተቀጥተን ተባረን ተደብድበን ተሰድበን ተንቋሸን ያንን እንደዚህ ያደረገንን ሰው ይቅር ማለት ከባድ ነው ይሄ በጣም የአእምሮ ልዕልናን የሚጠይቅ በጣም ትልቅ የሆነ እምነትንም የሚያሳይ የሚያስረዳ ነው ለዚህ ምሳሌ ሆኖ የተገለጠ ራሱ ክርስቶስ ነው። ክርስቶስ በተሰቀለ ጊዜ የሰቀሉትን ሰዎች ምንድን ብሎ ለመነላቸው አባት ሆይ እነዚህ ሰዎች የሚያደርጉትን አያውቁትም አያውቁምና ይቅር በላቸው ብሎ ለምኖላቸዋል ለእነሱ ምህረትን የለመነላቸው እሱን እየሰቀሉት እየደበደቡት በመስቀል ላይ በችንካር ላይ እየቸነከሩት ግን እሱ ይቅርታ ለመነላቸው ይሄ ፈጣሪ ነው። ፈጣሪስ ይህንን ቢያደርግ መከራውንም ለመታገስ በፈቃዱ የተቀበለው እንጂ በግድ የተቀበለው መከራ ስላልሆነ ይችለዋል ማለት ይቻላል። ነገር ግን ከእሱ የተማረው የእሱ ደቀ መዝሙር የሆነው ቅዱስ እስጢፋኖስ በሐዋርያት ስራ ላይ እንደተገለጠው የአባቱን የአምላኩን ትምህርት በተግባር ፈጽሟል። እስጢፋኖስ ቀዳሚ ሰማይት ይባላል። የመጀመሪያው ሰማይት ነው በሐዲስ ኪዳን የተገደለ ተደብድቦ በድንጋይ ተወግሮ የተገደለ ሰማዕት ነው ቅዱስ እስጢፋኖስ ዲያቆኑ ይህ ዲያቆን እስጢፋኖስ በተገደለበት በድንጋይ በተደበደበበት ጊዜ የእግዚአብሔር ኢየሱስ ክርስቶስ ያስተማረውን ትምህርት እነዛ በሚደበድቡት ላይ ለምኖላቸዋል እነሱ ድንጋያቸውን ይዘው እየደበደቡት አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ብሎ ቅዱስ እስጢፋኖስ ይቅርታን ጠይቆላቸዋል ይሄ የሃይማኖትን ልዕልና የአእምሮን ብስለት የአእምሮን ልዕልና ከሞት ባሻገር ስላለ ዘላለማዊ ህይወት ቤተክርስቲያን የምታስተምረው ትምህርት ምን ያህል ትልቅ ትምህርት እንደሆነ ማሳያ ነው ስለዚህ ይቅርታ መጠየቅ ቀላል ነው ለሚለው ጥያቄ ቀላል ባይሆንም የሃይማኖታችን መሰረት እና ግዴታችን ነው ነው

በስልክ ገንዘብ ትልካለህ በጣም ጥሩ ጥያቄ ነው። ገንዘብ ከአንድ ቦታ ወደ ሌላ ቦታ ለማስተላለፍ የተለያዩ አማራጮችን እጠቀማለሁ። የመጀመሪያው አማራጭ ቀጥታ ሄዶ ባንክ ላይ የሚላከውን ገንዘብ ለሚላክለት ሰው ማድረስ ነው። ሁለተኛው በሰው ገንዘቡን መላክ ነው ሶስተኛው ግን በቀላሉ ቤት ውስጥ ተቀምጦ በማንኛውም ጊዜ በስልክ ገንዘብን ለሌሎች መላክ ነው። ይሄ ሁሉም ባንኮች የየራሳቸው የሆነ ገንዘብ የሚላላኩበት የዩኤስኤስዲ የሚባል ቁጥር አለ። ከዚህ በተጨማሪም በሞባይል ባንኪንግ ገንዘብ መላላክ ይቻላል። ስለዚህ እኔም ብዙ ጊዜ ገንዘብ ለመላክ የምጠቀመው ባንክ ሄጄ ሳይሆን እዚሁ ባለው በስልኬ ነው። በስልኬ ገንዘብ ስልክ በሁለት መንገዶች ነው አንደኛው ኢንተርኔትን ተጠቅሜ ነው። ኢንተርኔትን ተጠቅሜ ገንዘብ በምልክበት ጊዜ በጣም ፈጣን የሆነ ቀልጣፋ የሆነ በቀላሉ ቶሎ ገንዘቡ እንዲደርስ በቀላሉም ያለምንም ጊዜ ገንዘቡ በቀላሉ እንዲወጣ ወጪ እንዲሆን ያደርጋል። ነገር ግን የዩኤስኤስዲ የሚባለው ደግሞ በዚህ በኢንተርኔት ቤዝድ ያልሆነ ኢንተርኔት ሳይጠቀም የምንላላክበት። ቁጥር ደግሞ ብዙ ጊዜ እየተሽከረከረ ኢንተርኔቱ በጣም አስቸጋሪና ብዙ ጊዜ ደጋግመን የምንልክበት አጋጣሚ አለ። አንዳንድ ጊዜ እስከመጨረሻው ድረስ ሄዶ ገንዘቡ አልተላከም ይልና ፌል አደረገ ይላል። ነገር ግን ቆይቶ ገንዘቡ ለሰውየው ይደርሳል ለዛ ለተላከለት ሰው ይደርሳል። አሁንም ድጋሚ ደግሞ እንደገና ይልከዋል። እና በተደጋጋሚ እንደዚህ ገንዘቡን ቆርጦ ቆርጦ ቆርጦ ብዙ ጊዜ አካውንትን ዜሮ እስከማድረግ ድረስ የሚደርስ እንትን አለው እንቅስቃሴ አለው ስለዚህ። ገንዘብን አሁን በዚህ ሰዓት ለመላክ የስልክን ለገንዘብ መላኪያነት መጠቀም የተለመደ ነው። ነገር ግን በስልክ ገንዘብ ሲላክ ሁሉም ባንኮች የራሳቸው የሆነ ከፍተኛ የመላክ መጠን አላቸው። ከፍተኛው የመላኪያ መጠን ለምሳሌ እንደ ንግድ ባንክ ሲቢኢ ብር ለሚጠቀሙ ሰዎች ከፍተኛ ገንዘብ መላክ የሚቻለው አምሳ ሺህ ብር ብቻ ነው በቀን። በሞባይል ባንኪንግ ለመላክ ደግሞ መጠቀም ምን የሚቻለው እስከመጨረሻው ከፍተኛ የሚባለው በቀን የሚፈቅዱ ሁለት መቶ ሺህ ብር ብቻ ከአንዱ ወደ ሌላ እንድንልክ ይፈቅዳሉ። ከዚህ በላይ የሆነ ገንዘብ ካለ ግን እና አስቸኳይ ያን ገንዘብ ማድረስ የሚኖርብን ጊዜ ካለ የግድ ባንክ ሄዶ ፎርም ሞልቶ የሚፈለገውን ገንዘብ ማዛወር ይቻላል።

ስንት ብርድ ልብስ ትጠቀማለህ? ብርድ ልብስ ከስሙ እንደምንረዳው በጣም ብርድ በሚሆንበት ቅዝቃዜ በሚሆንበት ጊዜ። የሚለበስ ልብስ ነው ይህ ልብስ የሚለበሰው በሌሊት ነው። በሌሊት አልጋ ላይ አብሮ የሚለበስ ልብስ ነው ብርድ ልብስ የሚባለው በጣም ሙቀት የሚሰጥ ሙቀትን የሚጨምር የልብስ አይነት ነው። እና በአንድ ቤት ውስጥ ለወላጆች ለልጆች እንደዚሁም ደግሞ ለሚመጡ እንግዶች የተዘጋጀ ብርድ ልብስ ሊኖር ይችላል። በእኛ ቤት ለወላጆች ወይም ለባለትዳሮች ለእናትና ለአባት ሁለት ብርድ ልብሶች አሉ። አንደኛው ቆሽሾ በሚታጠብበት ጊዜ በምትኩ ሊለብሱት የሚችሉም ለልጆችም እንደዚሁ ሁለት ብርድ ልብሶች ለእንግዳይ ደግሞ አንድ ብርድ ልብስ አለ። ስለዚህ ብርድ ልብሱ የተለያየ ክፍል ላይ አለና ለተለያየ ሰው የተዘጋጀ ብርድ ልብስ ነው። እኔም የምጠቀመው ብርድ ልብስ ለወላጆች ከተዘጋጀው ብርድ ልብስ ነው። ይሄ ብርድ ልብስ ሙቀት ያለው በሌሊት ጊዜ ያለውን የውርጭ መጠን የሚከላከል ነው። በምኖርበት አካባቢ ያለው ቀዝቃዛ የሆነ የአየር ንብረት አለው። ይሄንን ቀዝቃዛ የአየር ንብረት በቀላሉ መከላከል የምችለው ብርድ ልብስን በመልበስ ነው። ስለዚህ እኔም ብርድ ልብስ እለብሳለሁ። የምንለብሳቸው ብርድ ልብሶች ግን በአንድ ቀን አንድ ብርድ ልብስ ነው። ነገር ግን ያ የምንለብሰው ብርድ ልብስ በሚቆሽሽበት ጊዜ ታጥቦ እንደገና እስከሚደርቅ ድረስ ወፈር ያለ ልብስ ስለሆነ ብዙ ጊዜ ይፈጅበታል። ስለዚህ በዚያ መካከል አንድ ሌላ ተጨማሪ ብርድ ልብስ አስፈላጊ ስለሆነ በሁለት ብርድ ልብስ ነው። እያፈራረቅን የምንጠቀመው ለባልና ለሚስት ግን አንድ ብርድ ልብስ በአንድ አንሶላ ውስጥ ነው። የሚያድሩት ስለዚህ ሌላ ተጨማሪ ብርድ ልብስ ለየብቻቸው እንዲለብሱ አያስገድድም ሁኔታዎችም እንደዛ አይፈቅዱም።

ውሃ ማምጣት ታውቃለህ? አዎ ጥሩ ጥያቄ ነው ውሃ ለህይወት በጣም ተስማሚ ከሚባሉ ነገሮች አንዱ ነው በጣም ብዙ ስራዎችን የምንሰራበት የምንጠጣው ምግብ የምናበስልበት አትክልት የምናጠጣበት ንጽህናችንን የምንጠብቅበት የእቃዎችን ንጽህና የምንጠብቅበት ቤታችንን የምንለቀ የምናጸዳበት ወዘተ ነው ውሃ በጣም ትልቅ ጥቅም ያለው በተፈጥሮ ከሚገኙ ነገሮች የመጀመሪያውና ግንባር ቀደም ነው አንድ ሰው በህይወቱ ውስጥ ውሃ አጥቶ የመኖር እድሉ ዝቅተኛ ነው ውሃ የአንድን ሰው ሶስት አራተኛውን ይሸፍናል የሚል የሳይንስ ምርምር አለ ስለዚህ ውሃ በጣም ትልቅ ጥቅም ያለው ነው ይሄን ውሃ በቀን የግድ መጠጣት ውሃ ባይጠማን እንኳን መጠጣት ግዴታችን የሚሆንበት አጋጣሚ አለ ምክንያቱም ውሃ ጤናን የሚጠብቅ ስለሆነ ስለዚህ እኔም አሁን ውሃ በቤታችን ባለ ከከተማ የሚመጣ ንጹህ ውሃ አለ እሱን ውሃ ቀጥታ ከቤት ከመጣ በኋላ ቧንቧ ከፍቼ ውሃ ቀድቼ ወደ ቤት ከገባ በኋላ ከቤት ደግሞ በመቅጃዎቹ እየተቀነሰ ለመጠጥ አገልግሎት ይውላል ነገር ግን ከዚህ በተጨማሪ የተለያዩ አንዳንድ ጥቅሞችን ለመስጠት አትክልት ለማጠጣት ቤት ለማጽዳት ደግሞ የጉድጓድ ውሃ አለ ይሄ የጉድጓድ ውሃ ንጽህናው እንደ በቧንቧ እንደሚመጣው ውሃ የተጠበቀ ላይሆን ስለሚችል ይህንን ውሃ ለመጠጥ አገልግሎት አንጠቀምበትም ነገር ግን አትክልት ለማጠጣት፣ እቃዎችን ለማጠብ፣ ልብስ ለማጠብ እና አንዳንድ አገልግሎቶችን ለማከናወን እንጠቀምበታለን ይህንን በማደርግበት ጊዜ በተለይ የጉድጓድ ውሃውን ከጉድጓዱ ውሃውን ስቦ አውጥቶ በውሃ በውሃ ባሊ አጠራቅሞ ያንን ባሊ ወደ ቤት ወስዶ ቤት ውስጥም ደግሞ አጠራቅሞ አገልግሎት ለማግኘት በዚህ ሂደት ላይ ብዙ ጊዜ ይፈጃል ውሃም ጉልበት የሚጠይቅ ስለሆነ ያን ውሃ ለማምጣትም ጉልበትም ይጠይቃል ስለዚህ ይሄንን ይህንን ነገር በማድረግ ውሃ እያመጣሁ ለአገልግሎት እንጠቀምበታለንና ውሃ ማምጣት እችላለሁ

ላፕቶፕ አለህ ጥሩ ጥያቄ ነው? ላፕቶፕ የኮምፒውተር አይነት ነው በኮምፒውተር የእድገት ጊዜ በጣም እየተሻሻለ እየተሻሻለ ዘመናዊ እየሆነ የመጣበት ጊዜ አለ በመጀመሪያ የተሰራው ዴስክቶፕ ኮምፒውተር ነው። ይሄ ዴስክቶፕ ኮምፒውተር ከእሱም በፊት የተሰሩ ትልልቅ ኮምፒውተሮች ነበሩ። ቤት ከሚያካክል ተነስቶ ነው ዛሬ በስልክ ደረጃ ወዳለ በጣም ትንሽ ወደምትባል ደረጃ እንዲደርስ እድገቱ ያስገደደው። ላፕቶፕ ኮምፒውተር የተለያዩ ስራዎችን ልንሰራበት የምንችል ዴስክቶፕን የሚተካ የዴስክቶፕን ስራ ሙሉ በሙሉ የሚሰራ ነው ነገር ግን ላያያዝ ምቹ ቀላል ነው። ይህ ቀላል የሆነን ላፕቶፕ ለተለያዩ አገልግሎቶች እጠቀምበታለሁ እኔም ያለኝ እሱ ነው። አገልግሎት የምጠቀምበት ብዙ ጊዜ የጽሁፍ ስራዎችን ለመስራት ኢንተርኔት ላይ ደግሞ የተለያዩ መልእክቶችን ለማየት ለማንበብ ድምጽ ለመስማት ቪዲዮ ለመመልከት እጠቀምበታለሁ። ብዙ ጊዜ ግን የጽሁፍ ስራዎችን እሰራበታለሁ ሸክሙም ቀላል ስለሆነ ከቦታ ቦታ አንቀሳቅሶ ለመጠቀምም ቀላል ስለሆነ እሱን እጠቀማለሁ። ነገር ግን የላፕቶፕ በጣም ብዙ ጊዜ ችግር የሚሆነው ባትሪውና ኪቦርዱ ነው። ባትሪው ደካማ የሆነ ባትሪ የሚገጥም ከሆነ የምንፈልገውን ስራ ሳንሰራ ቶሎ ብሎ ሊዘጋ ይችላል። ከዚህ በተጨማሪ ደግሞ ኪቦርዱ የማይሰራባቸው ላፕቶፖች አሉ የተለያዩ የላፕቶፕ ብራንዶች አሉ መለያ የተሰጣቸው ሌኖቮ የሚባል ኮምፒውተር ወይም ላፕቶፕ ብዙ ጊዜ በጣም የሚያስቸግር ኪቦርዱ ነው። ፊደሎቹን ለመጻፍ እሺ አይልም ቶሎ ይበላሻል በተለያየ ሁኔታዎች በቅዝቃዜ ሊሆን ይችላል በፈሳሽ ነገሮች ሊሆን ይችላል። ወይም በአንዳንድ ጉዳዮች በቀላሉ ፌል ያደርጋል። ስለዚህ ኪቦርዱን መቀየር ብዙ ጊዜ አድካሚ ስለሆነ በቀላሉም ለማግኘት ስለማይቻል የተጨማሪ የሆኑ ኪቦርዶችን መጠቀም ሊያስፈልግ ይችል ይሆናል። እኔ የምጠቀመውም እንደዚህ ያለ አጋጣሚዎች እና እንደዚህ ያሉ ችግሮች ውስጥ ያለ ስለሆነ ብዙ ጊዜ በጣም ያስቸግረኛል የተጨማሪ ኪቦርድ ገዝቼ ነው እየተጠቀምኩ ያለሁት። በተለይ ፈጣን የሆነ ላፕቶፕ ደግሞ በሚኖርበት ጊዜ የቪዲዮ ስራዎችን የድምጽ ቀረጻዎችን የምስል ቅንብሮችን ለመስራት ይመቻል ፈጣን የሆነ ላፕቶፕ ለእንደዚህ ያሉ ነገሮች ያስፈልጋሉ አንድ ላፕቶፕ ፈጣን ነው የሚባለው። ውስጥ ላይ ባለው ነገር ነው ኮር ሊሆን ይችላል ፕሮሰሰሩ ሊሆን ይችላል ሃርድ ዲስኩ ሊሆን ይችላል ራሙ ሊሆን ይችላል። ስለዚህ እንደነዚህ ያሉ ጉዳዮችንም አይቶ ሰው በሚገዛበትም እነዚህን ነገሮች ሊመረምር ሊፈትሽ ይገባል

ቤተሰብ ምን ያህል ጊዜ ይሰበሰባል? ጥሩ ጥያቄ ነው በተለያዩ አጋጣሚዎች በተለይ ደግሞ የኛ እህቶች፣ ወንድሞች በተለያየ ቦታ ይኖራሉ በጊዜ ጉዳይም እንደ ልብ ከዚህ በፊት በነበረው እንደነበረው ጊዜ በቀላሉ መገናኘት አይቻልምና ወደ ቤተሰብ ከተለያየ ቦታ ላይ ወደ አንድ ቦታ ተሰባስበን መገናኘት እንፈልጋለን። ይህንን የምናደርገው በአመት አንድ ጊዜ ነው በአመት አንድ ጊዜ በወላጆቻችን ቤት በእናታችን በአባታችን ቤት ላይ ተሰብስበን ድሮ እናደርገው እንደነበረው ሁሉ ልጆቻችንን ይዘን እኛም እየተጫወትን እየተሳሳቅን እናሳልፋለን ያንን ጊዜ የምናሳልፈው በአመት አንድ ጊዜ ነው። ይሄንንም የትንሳኤ በዓል መነሻ አድርገን ከትንሳኤ በዓል በሳምንቱ ነው። የትንሳኤ በዓል እንግዲህ በተለያየ ጊዜ ወደፊትም ወደኋላም ሊመጣ ይችላል ብዙ ጊዜ ግን ሚያዝያ ላይ ይከበራል። እና ሚያዝያ ላይ እና መጋቢት ላይ የሚከበር ስለሆነ በዛ በተከበረበት ሳምንት ላይ ደግሞ እኛ ልጆቻችንን ይዘን በእናት በአባቶቻችን ቤት ባደግንበት በተወለድንበት ሰፈር ላይ ሄደን እንጫወታለን እናሳልፋለን ብዙ ጉዳዮችንም እናነሳለን እንነጋገራለን እንወያያለን እንደ ቤተሰብም ምን ማድረግ እንዳለብን ወደፊት ስለሚኖረን እቅድም በሰፊው እንነጋገራለን ግን በጣም ተራርቀን ተነፋፍቀን የምንገናኝበት ጊዜ ስለሆነ በጣም በደስታ የምናሳልፈው ነው። ቤተሰብ ሀገርን ለመምራትም ለማፍረስም ትልቁ መሳሪያ ነው። ቤተሰብ ውስጥ ያልተሰራ ልጅነት ሀገር ላይ ሄዶ አይገነባም። ስለዚህ ሀገርን ለመገንባት ሃይማኖትን ጠብቆ ለማቆየት ቤተሰብ ላይ መስራት ይገባል። እኛም በፍቅር አድገን በፍቅር ተነፋፍቀን የምንገናኘው ከዚህ በፊት በነበረው ቤተሰብ ላይ በተሰራው በፍቅር እንድናድግ የተደረገው ነገር ነው። በፍቅር ባናድግ እርስ በእርሳችን ተጣልተን ቢሆን ዛሬ ላይ ወደ አንድ ቦታ ተሰባስበን ተነፋፍቀን ተሳስመን ልጆቻችንን ይዘን የምንገናኝበት አጋጣሚ አይኖርም ነበር። ስለዚህ ቤተሰብ ላይ መስራት ቤተሰብ እንዲዋደድ እንዲፋቀር ማድረግ ስለ ቤተሰብ ማስተማር በጣም ወሳኝነት ያለው በመሆኑ ቤተሰብ ላይ ስራ መስራት ይገባል። ብዬ አስባለሁ

በመሬት ላይ መቀመጥ ታመቻችህ ይህ ጥያቄ በመሬት ላይ መቀመጥ ይመቸሃል በሎ ቢስተካከል ትክክለኛና አማርኛ ለሚረዳ ሰው ምላሽ ለመስጠት ይመቻል። በመሬት ላይ መቀመጥ ማለት መሬት በጣም የተደላደለች ምቹ የሆነች ቦታ በጣም ብዙዎችንም ተሸክማ የምትኖር የተፈጥሮ የሰጠን ቦታ ናት እና በዚች ቦታ ላይ እንደ ልብ ቁጭ ብሎ ሰፊ ጊዜ ለማሳለፍ ጥሩ ነፋሻም አየር ለማግኘት ብዙ ጊዜ መሬት ላይ መቀመጥ ምቾት አለው መሬት ላይ የተቀመጠ ሰው ወዴትም አይወድቅም። ወንበር ላይ የተቀመጠ ሰው ከወንበሩ ሊወድቅ ይችላል። አልጋ ላይ የተኛ ሰውም የተቀመጠ ሰውም ከአልጋ ላይ ሊወድቅ ይችላል። የትም ቦታ ላይ ያለ ሰው ሊወድቅ ይችላል መሬት ላይ ያለ ሰው ግን ወዴትም ሊወድቅ አይችልም የምትቀበለው መጨረሻዋ መሬት ስለሆነች እና እሷ ላይ ቁጭ ብሎ ከጓደኞች ጋር ተሰብስቦ እያወሩ እየተጫወቱ አካባቢን እየተመለከቱ እየጎበኙ ተራራውን ቁልቁለቱን አበባዎቹን አትክልቱን ነፋሻማ አየሩ የሚበሩ አይዋፋትን የነሱን የአራዊቱን ድምጽ እየሰሙ መሬት ላይ ቁጭ ብሎ ይህንን ሁሉ መቃኘት ልቦናን የሚመስጥ ደስ የሚል ተግባር ነው እና መሬት ላይ ብዙ ጊዜ መቀመጥም ለጤናም ተስማሚ ነው ስለዚህ እኔም መሬት ላይ ብዙ ጊዜ እቀመጣለሁ። ቤት ውስጥ እራሱ ሶፋ ላይ ከመቀመጥ ሌሎች መቀመጫዎች ላይ ተቀምጦ ረጅም ጊዜ ከባሳለፍ ይልቅ መሬት ላይ ንጽህና የተጠበቀ የመሬት ቦታ ላይ ወለል ላይ መቀመጥ ምቾትን ይሰጣል። ግን ምንቀመጥበት ወለል በተለይ ቤት ውስጥ በጣም ቀዝቃዛ ሆኖ ሰውነትን እንዳይጎዳናል የላ ህመም እና በሽታ እንዳያጋልጥ ቦታውን ሞቃት እንዲሆን ማድረግና ከዚህ ከመሬቱም ጋር አብሮ ዘው የተሰራ ሙቀት ሊፈጥር የሚችል ያንን ቅዝቃዜውን ሊከላከል የሚችል ነገር ማዘጋጀትና እዛ ላይ መቀመጥ መልካም ነው።

ቤትህን እንዴት ታስዋለህ? ይሄ ጥያቄ ምናልባት ቤትህን እንዴት ታስውባለህ ተብሎ ቢሆን በአማርኛ ለሚጠየቅ ጥያቄና አማርኛ ለሚሰሙም አማርኛ ለሚያዳምጡ። ለሚናገሩ ሰዎች ለሚያነቡ ሰዎችም ትርጉም ይሰጣል። ስለዚህ ቤትህን እንዴት ታስውባለህ ቢሆን ቤት እንዴት እንደሚዋብ መናገር ይቻላል። ቤት ማለት አንድ ሰው ሊኖርበት የሚችል ነው። ሰዎች ተሰባስበው ቤተሰብ መስርተው የሚኖሩበት ነው። በቤት ውስጥ መጠለያ ተብሎ ይጠራል። መጠለያ ውስጥ ሴትም ወንድም ህፃናትም አረጋውያንም ወጣቱም ሁሉም የሚያድርበት ነው። ይሄ መጠለያ በዋናነት ከብርድ የሚከላከል ሙቀትን የሚፈጥር ከሌላ ከሚመጣ ከአደጋም የሚጠብቅ ነው። ለምሳሌ አውሬ የሚመጣ ቢሆን ቤቱን ሰብሮ የሚገባበት እድል የለውም። ሌላም የሚያጠቃ ነገር ቢመጣ ቤቱን ሰብሮ ገብቶ የማጥቃት እድሉ ዝቅተኛ ነው። ስለዚህ ቤት ከሙቀት መፍጠር ወይም ደግሞ ይሄን ቅዝቃዜን ከማስወገድ በተጨማሪ ከልዩ ልዩ ጥቃቶችም የሚጠብቅ ነው። ስለዚህ ብዙ ሰዎች ቤት ላይ የሚያሳልፉት ማታ አካባቢ ነው። ምሽቱን ወይም ሌሊቱን በሚተኙበት ሰዓት ቤት ላይ ነው የሚያሳልፉት እኔም ቤት ላይ ነው የማሳልፈው። ቀን ላይ ቤት ላይ ለመዋል ይሄ ቤት የተዋበ ያማረ መሆን አለበት። ስለዚህ ቤትን ለማስዋብ በመጀመሪያ ደረጃ የቤትን ንጽህና መጠበቅ የመጀመሪያው ነው። ቤቱ ንጹህ ጽዱ ከሆነ ለእይታ የሚስብ የሚማርክ ከሆነ ሽታ የሌለበት ከሆነ ቤት ላይ ለመዋልም ምቹ ነው። እና ቤትን ለማስዋብ ብዙ ጊዜ የቤትን የመጨረሻ ማስዋቢያ ነገሮች አሉ ቀለም መቀባት። ባዞ ማንጠፍ ሴራሚክ ማንጠፍ ከሴራሚኩም በላይ ደግሞ የሚማርኩ ነገሮች ማድረግ። ቤቱን እይታውን እንዲስብና እንዲማርክ የሚያደርጉ ውብ የሚያደርጉ መጋረጃዎች የመብራት ኢንስታሌሽን አቀጣጠሎች ቤቱን ውብ ያደርጋሉ። ስለዚህ ቤቴን እኔ የማስውበው የመጀመሪያው ደረጃ ንጽህናዬን በመጠበቅ ነው። የቤቱን ንጽህና መጠበቅ ሽታ እንዳይኖረው። ቤት ውስጥ ሲቀመጥ ደግሞ ለአይኔ ማረፊያ የሚሆን አይኔን የሚስብ ነገር እንዲኖር በማድረግ በዚህ በዚህ ቤቴን አስባለሁ። እቃዎችን ንጽህናቸው ከተጠበቁ ቤቱ ራሱ ንጽህናው የተጠበቀ ጽዱ ከሆነ። የቤቱ ውበት እየጨመረ ይሄዳል ማለት ነው

የምታስታውሰው ልዩ በዓል አለ። በዓል ማለት የሚከበር ቁጭ ብሎ ሰው የሚያከብረው በመብል በመጠጥ የሚያከብረው ሊሆን ይችላል በደስታ በፍቅር የሚያሳልፈው ልዩ ቀን ሊሆን ይችላል። በዓል የሚባለው በአመት አንዴ የሚገኝ ወይም በየወሩ አንድ ጊዜ ብቻ የሚገኝ ሊሆን ይችላል። ሁል ጊዜ በየቀኑ የሚከበር በዓል የለም። ስለዚህ በአመት አንድ ጊዜ የሚመጣ ወይም በአስር አመት አንድ ጊዜ በጣም ኖሮ ኖሮ ተናፍቆ የሚመጣ ነገር ስለሆነ በጣም ደስ የሚልና ሰዎች ተሰባስበው በፍቅር የሚያሳልፉት ነው። እና እንደነዚህ ያሉ በዓላት ሃይማኖታዊ በዓላት ብሄራዊ ወይም ሀገራዊ በዓላት ሊሆኑ ይችላሉ አንድ ሀገር ነፃ የወጣበትን ወይም ደግሞ ድል ያደረገበትን የተለየ ክስተት የተፈጸመበትን ቀን እያስታወሰ ይዘክራል። ለምሳሌ በኢትዮጵያ የሚከበር የአድዋ በዓል አለ። የአድዋ በዓል ማለት እ አፍሪካን አውሮፓውያን ሊቀራመቱ በመጡ ጊዜ እ ጣሊያናውያኖቹ ኢትዮጵያን ለመውጋትና ለመውረር ወጥተው ነበር። ኢትዮጵያን ሊይዙ ቅኝ ግዛት ሊይዙ በመጡ ጊዜ የኢትዮጵያ ሰው ሃይማኖቱን የሚያስለውጥ ነገር ሲመጣ ሀገሩ ድንበሩን የሚደፍር ሲመጣ ሁሉም ግር ብሎ ወጣት አዛውንት ህፃን ሳይል ሴት ወንድ ሳይል ካህኑ ታቦቱን እየያዘ ወደ ጦር ሜዳ ሄዶ ያንን ሊወር የመጣ ሃይማኖትን ሊያስቀይር የመጣውን በንጉሱ በአጼ ምኒሊክ መሪነት ድል ያደረጉበት ነው። እና ይሄ ከወረራ ነፃ የወጣንበት እና ድል ያደረግንበት ስለሆነ የአድዋ በዓል ይከበራል ልክ እንደነዚህ ያሉ ሁነቶችና ክስተቶች ብሄራዊ በዓላት ሆነው እየተከበሩ ይገኛሉ። በሃይማኖት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራቸው ብዙ ለእኛ የሚጠቅሙ የድህነት መንገዶች መስመሮች አሉ ያንን የድህነት መስመርና መንገድ ሲሰራ በእኛ በኩል የመጣልን አለ። ከልደቱ ጀምሮ እስከ እርገቱ ድረስ ያለው በዓል አለ። ይህንን በዓል ሁላችንም የምናስታውሰውና የምናከብረው ነው። ከዚህ ሁሉ በዓል ግን እኔ የማስታውሰውና ልዩ ነው ብዬ የምቀበለው የልደቱን በዓል ነው። በልደቱ ምክንያት ብዙ ነገር ሆኖልናልና የተጣሉ የት ነገሮች ሁሉ የታረቁበት ሰባቱ መስተጻርራን የሚባሉት ሰውና መላእክት ሰውና እግዚአብሔር ህዝብና አህዛብ ሰማይና ምድር ተጣልተው የነበሩበትን ሁሉ አስታርቆ በአንድ እረኞች እንዲዘምሩ ያደረገ ከመላእክት ጋር ሰማያዊና ምድርን ያስታረቀ። መላእክትም መጥተው በአጭር ቁመት በጠባብ ደረት በመወሰኑ አይተው ቅዱስ ቅዱስ ያሉት ስብሃት ለእግዚአብሔር በሰማያት በሰማያት ምስጋና ይሁን ወሰዕላም በምርስ ስምረቱ ለሰብ በምድርም ደግሞ እርቅ ተወጠነ። ሰውና እግዚአብሔር ከዚህ በኋላ ታረቁ ብለው ያመሰገኑበት ስለሆነ ይህንን በዓል ልዩ በዓል ስለሆነ። የማስታውሰውና በአእምሮዬ ያለ ሁልጊዜም ባከብረው የማልሰለቸው ሁልጊዜም ባስበው ባስተምረው ብማረው የማይሰለቸኝና የማያልቅብኝ የማይጎድልብኝ ነገር ቢኖር የልደቱን ነገር ሳስታውስ የጌታችን የመድኃኒታችን የኢየሱስ ክርስቶስ የተወለደበት ቀን ታህሳስ ሃያ ዘጠኝን ቀን ሳስብ ይሄ በዓል ልዩ ነውና ግሩም ከአይምሮ በላይም ስለሆነ ሁል ጊዜ የማስታውሰው በዓል። ይሄ በዓል ነው

ስትታመም ከስራ ትቆያለህ? ጥሩ ጥያቄ ነው ህመም በልዩ ልዩ መንገዶች ሊመጣ ይችላል። ንጽህናን ባለመጠበቅ የአካባቢ ንጽህናን ባለመጠበቅ እንደዚህ ከዚህ በተጨማሪ ደግሞ። በልዩ ልዩ ምክንያቶች ከሰው ጋራ በሚኖረን መስተጋብር በትንፋሽም የሚመጡ በሽታዎች አሉ። ስለዚህ አጠቃላይ በሽታዎች በተለያዩ ነገሮች ሊፈጠሩ ሊፈጠሩ ይችላሉ በንክኪ በትንፋሽ። በመሳሳም እንደዚህ በመሳሰሉ ጉዳዮች ሊመጡ ይችላሉ ስለዚህ ህመም። ይኖራል ማለት ነው በአንድ ሰው ላይ ህመም በልዩ ልዩ ምክንያቶች ከቫይረስ ከፈንገስ ወይም ከባክቴሪያ የሚመጡ ህመሞች ሊኖሩ ይችላሉ። እነዚህ ህመሞች በሚኖሩበት ሰዓት ሁሉም ህመም ተመሳሳይ የሆነ ስሜት የለውም። የአንዳንዶቹ ከምልክታቸው ጀምሮ ያለው የህመሙ ጥንካሬም ከባድ በሚሆንበት ጊዜ ከስራም እንድንቀር የሚያደርጉ አሉ አንዳንዶች ምግብ የሚከለክሉ አሉ። አንዳንዶቹ ደግሞ እንቅስቃሴ ለማድረግም የሚያዳግት ሀይልን የሚያሳጡ በሽታዎች ወይም ህመሞች አሉ። ስለዚህ እንደ ከእንደነዚህ ያሉ ህመሞች በመነሳት ከስራ እንድንዘገይ የሚያደርጉ መዘግየት ብቻም ሳይሆን ከስራም እንድንቀር የሚያደርጉ ህመሞች ሊኖሩ ይችላሉ። ሀይል በሚያሳጣበት ጊዜ ምግብ ፍላጎትን በሚቀንስበት ጊዜ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ እንዳንችል በሚያደርግብን ጊዜ። ለዚህ ህመም ከስራ ቦታ ልቀር እችላለሁ ምክንያቱም ወደ ስራ ቦታ የምሄደው በእግሬ ነው። በእግሬ ወደ ስራ ቦታ ለመሄድ እዛም ስራ ቦታ ላይ ቁጭ ብሎ የሚመጡ ደንበኞችን ጥያቄያቸውን ሰምቶ ለእነርሱ መፍትሄ ምላሽ ለመስጠት የሚከብድና የሚያስቸግር ሆኖ ካገኘሁት ከስራም ልቀር እችላለሁ። ከዚህ በተጨማሪ ደግሞ ይሄ የበሽታው የያዘኝ ህመም። ስራ ቦታ ላይ ተቀምጬ እነዛን የማስተናግዳቸውን ሰዎች እኔ በያዘኝ በሽታ እነሱንም የሚያስይዝበት አጋጣሚ የሚፈጠር ከሆነ የያዘኝ ህመም በትንፋሽ የሚተላለፍ በንክኪ የሚተላለፍ ከሆነ። ወደ ቤት መቀመጥ በሽታው ወደ ሌሎችም እንዳይዛመት ስለሚረዳ ከስራ ቦታ በመተው ቤት ላይ መቆየት ወይም እንድንቆይ የሚያደርገው ነገር መልካም ነው። ለምሳሌ ኮሮና የሚባል ህመም በሁለት ሺህ አስራ ዘጠኝ በኢትዮጵያ አቆጣጠር ደግሞ በሁለት ሺህ አስራ ሁለት ዓመተ ምህረት በተፈጠረ ጊዜ የኮሮና ህመምተኞች ለብቻቸው ተለይተው ለእነሱ ብቻ ህክምና ክትትል የሚደረግበት ቦታ ነበር። እነዚህ ሰዎች ለብቻቸው ተለይተው ይቀመጡ የነበሩ ህመሙ በትንፋሽ በንክኪ የሚተላለፍ ህመም ስለነበረ ከአንድ ቦታ ወደ ሌላ ቦታ ህመሙ ስለሚተላለፍ ያ ህመም ሌላውንም እንዳያደርስ እንዳያዳርስና በጣም ደግሞ ጨካኝ የሆነ ህመም እና ገዳይ ስለሆነ ሌሎች ሰዎችም እንዳይሞቱ ለመጠበቅ እንደዛ ይደረግ ነበር። ስለዚህ ህመምተኛን ለይቶ ለብቻ እንዲቆይ ማድረግ እረፍት ማድረግ ለህመሙም ለህመምተኛውም ለሌሎችም ደህንነት ጥሩ ስለሆነ በዚህ መልኩ ይህንን አደርጋለሁ ማለት ነው።

ቋንቋ አንድ ሰው ከሌላ ሰው ጋራ የሚግባባበት ነው መግባቢያ ሁሉ ቋንቋ ባይሆንም ቋንቋዎች ሁሉ ግን ያግባባሉ። ሰዎች በተለያዩ ነገሮች ሊግባቡ ይችላሉ የሚግባቡባቸው ነገሮች ሁሉ ቋንቋ አይሆኑም። ነገር ግን ቋንቋዎች ሁሉ ግን ያግባባሉ የሚያግባቡ ግን ያንን ቋንቋ በሚችሉ ሰዎች መካከል ነው። ስለዚህ ቋንቋ ለመግባባት ካለው አላማ አንፃር። የቋንቋ ልዩነት አይኖርም አንድ ቋንቋ ከሌላው ቋንቋ ከፍ የሚልበት አንዱ ደግሞ አነስተኛ ነው ወይም ዝቅተኛ ነው የሚባል ደረጃ የሚወጣለት ነገር የለም። ምክንያቱም በማንኛውም ቋንቋ በሚግባቡበት መጠን አንድ ወገን ከሌላኛው ወገን ጋራ በቀላሉ መግባባት የሚችልበት እድል ስላለው። ስለዚህ የቋንቋ እኩልነት አለ ማንኛውም ቋንቋ የሚያግባባ እስከሆነ ድረስ እኩል ነው። ነገር ግን የቋንቋውን ባህሪ ለሌሎች በሚኖረው ተደራሽነት አንፃር ቋንቋው ብዙ ተናጋሪ ያለው ብዙ አድማጭ ያለው ሊኖር ይችላል። አንዳንድ ቋንቋዎች ደግሞ ብዙ ተናጋሪ የሌላቸው ብዙም አድማጭ የሌላቸው ቋንቋዎች ሊኖሩ ይችላሉ። ከዚህ አንፃር ቋንቋዎች ደረጃ ሊወጣላቸው ይችል ይሆናል በተናጋሪው ብዛት እንጂ በቋንቋው ግን እንደ ቋንቋ ሁሉም ቋንቋዎች እኩል ስለሆኑ የሚወጣላቸው ደረጃ የለም። በየትኛውም ቦታ ብንሄድ ሁሉም ቦታ ላይ የየራሱ የሆነ የሚግባባበት ቋንቋ አለ። ኢትዮጵያ በጣም በርካታ ከሰማንያ በላይ የሚሆኑ የተለያዩ ቋንቋዎች አሉ። በዋናነት ግን ብዙ ተናጋሪ ኖሮት ብዙ አድማጭም ኖሮት በጥቅም ላይ በስራ ላይም የስራ መግባቢያ ቋንቋ ሆኖ የሚያገለግለው አማርኛ ነው። አሁን የተጨመሩ እንደ ኦሮምኛ እንደ ትግርኛ ያሉ ቋንቋዎች አሉ። ነገር ግን በተናጋሪ ብዛትና በጣም ብዙ ሰው በሚያስብበት በሚናገርበት በሚያዳምጥበት በሚረዳበት ልክ ካየነው ብዙ ቋንቋውን የሚናገረው ብለን የምናየው አማርኛን ነው። ነገር ግን ኢትዮጵያ ላይ አንድ ቋንቋ ከሌለው ቋንቋ የበለጠ አድርጎ ለመሳልና ለመረዳት የሚኖረው ይሄ ብሄር ሽኩቻው። ቋንቋ ላይም አድሎ እየፈጸመ ይገኛል። አንዳንድ የኦሮሞ ኦሮምኛ የሚችሉ ሰዎች ትግረኛ የሚችሉ ሰዎች የአማርኛ ላይ የተለየ የሆነ ጥላቻ እንዲያሳድሩ ያደርጋቸዋል። አማርኛ የሚናገሩ ሰዎች ኦሮምኛ ላይ እና ትግረኛ ላይ የሆነ ጥላቻ እንዲኖር ያደርግ የሚፈጠር ነገር አለ። እንዲህ ያለው ነገር የሚፈጠር ለቋንቋ ትርጉም የቋንቋ ምንነት ካለመረዳት የሚመጣ ነው። ቋንቋ መግባቢያ እስከሆነ ድረስ የሌት የትም ቦታ ላይ ሄደን ያንን ቋንቋ ከሚችሉ ሰዎች ጋራ ለመግባባት የግድ ቋንቋውን ማወቅ ይረዳሉ ሁልጊዜ በምልክት መግባባት ስለማይቻልና ከባድ ስለሆነ ማለት ነው። ስለዚህ የቋንቋዎችን በዚህ ልክ ነው የምቀበላቸው

ማቅረቢያ ማድረግ ትችላለህ? ጥሩ ጥያቄ ነው። ማቅረቢያ ለተለያዩ ነገሮች ሊጠቀስ የሚችል ቃል ነው። እኔ አንዱን ቃል በሚጠቀስበት አረዳድ ከተለያዩ አጠቃቀሶች መካከል አንዱን አንስቼ ነው ማቅረቢያን የምተረጉመው። ማቅረቢያ ከምግብ ጋራ በተገናኘ እንዴት ይጠቀሳል የሚለውን ላስረዳ ማቅረቢያ ምግብ የሚቀርብበት ውሃ የሚቀርብበት እቃ ነው። ይህንን ምግብና ውሃ የሚቀርብበት ምግብ በነገራችን ላይ የሚበላም የሚጠጣም ስለሆነ ለውሃም ለሌሎች መጠጦችም ለሚመገበውም ለማንኛውም አይነት ምግብ ሊሆን ስለሚችል ምግብ በሚል በወስደው ሁለቱንም ሊያሰድ ስለሚችል ይሄን መጠቀም እችላለሁ። ምግብ በሚቀርብበት ጊዜ የሚሰጠው ሰው ወይም የሚያበላው ሰው ያዘጋጀው ሰው ለሚበላው ሰው ምግቡን የሚያቀርብበት እቃ አለ ይህ እቃ ንጽህናው ተጠብቆ ታጥቦ ተወልሎ ደርቆ በዚያ ላይ የሚመገበው ምግብ ተቀምጦ ለሚመገበው ሰው ይሰጣል፤። የሚመገበው ሰውም በዚህ በማቅረቢያው ላይ ያለውን ምግብ ይመገባል። ስለዚህ ማቅረቢያ ምግብን ቀንሶ ከብዙ ከተሰራው ከብዙ ምግብ ላይ ጥቂቱን ነገር ለዛ ለሚመገበው ሰው የሚበቃውን ያህል የምናቀርብበት የምናዘጋጅበት ለመብላት ለመጠጣት የምናዘጋጅበት እቃ ነው። የሚሆነው ስለዚህ ከምግብ አንፃር ማቅረቢያ በዚህ መልኩ ሊታይ ይችላል። እኔም ይሄንን ማቅረቢያ ያዘጋጀሁትን ምግብ ለሚመገቡ ሰዎች በመጠናቸው አቀርባለሁ። ይህንን ማድረግ ደግሞ እችላለሁ ቀላልም ነው። ምክንያቱም የምግብ ዝግጅቱንም ስለምችለውና ምግብ ስለማዘጋጅ ይሄን ያዘጋጀሁትን ምግብ ደግሞ ለሌሎች እነሱ ለመብላት በሚስማቸው መልኩ ማቅረቢያ ላይ አዘጋጅቶ ለእነሱ ማድረግ ማድረስ ምግብን ከመስራት ቀላል ነው። ነገር ግን በምናቀርብበት ጊዜ የማቅረቢያው ንጽህና ከመጠበቁ ባሻገር የምናቀርበው ምግብ ለሚመገበው ሰው እይታውን የሚስብ መልኩ ሳይዝረከረክ ንጽህናው ተጠብቆ መቅረብ አለበት፤።

ስለ ፀጉርህ ተንከባከብ ተወደዋለህ ስለ ፀጉር እንክብካቤ ነው። የፀጉር እንክብካቤን በተመለከተ ፀጉር በልዩ ልዩ ምክንያቶች ሊነቃቃል የተለያዩ አደጋዎችም ሊደርስበት መመለጥ አደጋ ሁሉ ሊደርስበት ይችላል። ስለዚህ ፀጉርን እንንከባከባለን በምንልበት ጊዜ መጀመሪያ የኛ ፀጉር ስለሚፈልገውን እንክብካቤ ማወቅ አለብን። በማናውቀው መልኩ የተለያዩ ነገሮችን ብቻ ሌላ ሰው ሲያደርግ አይተን እኛም ብናደርገው በእኛ ፀጉር ላይ ጉዳት ሊያደርስ ይችላል። ለምሳሌ የፀጉሩ ቅጥነት የፀጉሩ ልስላሴ የፀጉሩ ከርዳዳነት የፀጉሩ እድገት በየሰው ዘንድ የተለያየ ነው። ለአንዳንድ ሰዎች ለፀጉራቸው እድገት ብለው የሚጠቀሙትን እኛ ደግሞ ለፀጉራችን ልስላሴ ብለን መጠቀም የለብንም ለእድገት የሚጠቀሙበትን ለስልስላሴ እነሱ እንዲከረድድላቸው ፀጉራቸውን እንዲጠነክርላቸው ፈልገው ያደረጉትን ነገር እኛ ለማሳደግ ብለን መጠቀም የለብንም። ሰው ለፀጉሩ ለእንክብካቤ ከማድረጉ በፊት ፀጉሩ የሚፈልገውን ነገር ማወቅ ግዴታው ነው ፀጉሩ ምን አይነት ባህሪ አለው የሚፈልገው ነገር የሚፈልገው እንክብካቤ ምንድነው የሚለውን ማየት ግዴታ ነው። ይሄንን እንክብካቤ ካወቅን ያንን የፀጉሩን ሁኔታ ከተመለከትን በቀላሉ ፀጉራችንን ልንከባከብና ምን አይነት እንክብካቤ ልናደርግለት እንደምንችልም እንረዳለን። እኔ ፀጉሬን በመጀመሪያ የፀጉሬን ባህሪ አውቃለሁ ፀጉሬ እንዳይመለጥ ብዙ ጥረት አደርጋለሁ ከዚህ በተጨማሪ ደግሞ ፀጉሬ ላይ የፈንገስ ነገር እንዳይኖር ብዙ ጥረት አደርጋለሁ። ብዙ ጊዜ ፀጉር ላይ ፈንገስ የሚፈጠረው ወደ ፀጉር ቤት ሄደን አንድ ፀጉር ቤት ሰራተኛ በሚጠቀምበት ብዙ ሰዎችን ባስተናገደበት ማበጠሪያ ብዙ ሰዎችን ባስተናገደበት የፀጉር መቁረጫ እኛንም ሲቆርጠን እዛ ላይ የተጠራቀመ ፈንግስ ወደ እኛ የመተላለፍ እድል አለው። እንደነዚህ ያሉ የጥንቃቄ ጉድለቶች ንጽህና ጉድለቶች ፀጉራችን ላይ አሉታዊ የሆነ ተጽዕኖ ይፈጥራሉ። ፀጉራችን ፈንገስ ከመያዙ በተጨማሪም ፀጉራችን እስከመመለጥ ደረጃ እና እስከመበላሸት ደረጃ ሊደርስ የሚችልበት አጋጣሚ አለ። ቆዳችን የፀጉር ቆዳችን እስኪ እስኪበላሽ ድረስ የፀጉር ቆዳችን እስከሚበላሽና እስከሚላላጥ እስከሚቆስል ድረስ የሚያደርሱ ልዩ ልዩ በሽታዎች እንዲፈጠር ያደርጋል ስለዚህ የፀጉር እንክብካቤን እኔ አደርጋለሁ። ብዬ ሳስብ በመጀመሪያ ደረጃ ፀጉሬን በንጹህ ውሃ በመታጠብ ከዚያም በኋላ በተፈጥሮ ባሉ ነገሮች ይሄ ሰው ሰራሽ የሆኑን አርቴፊሻል የሆኑ ነገሮች በቀላሉ የሚበላሹ ናቸው። የተፈጥሮ የሆኑ ነገሮች ከተፈጥሮ የሚመረቱ አትክልቶች ቅባቶች ግን ብዙ ጊዜ በሽታን የመቋቋም እድላቸው ፀጉሩን የማጠንከር ከሰውነት ጋራ የመዋሃድ አቅማቸው ከፍተኛ ስለሆነ እነሱን በመጠቀም ፀጉሬን እንክብካቤ አደርጋለሁ።

በብዙ ህዝብ መካከል መሆን ታመቻችህ ይህንን ጥያቄ ማስተካከል ያስፈልጋል። በብዙ ህዝብ መካከል መሆንን ይመችሃል በሚል ቢስተካከል አማርኛ ላይ የሚሰሙ ለሚያዳምጡ ሰዎች በቀላሉ እንዲረዱ ያግዛል። በብዙ ህዝብ መካከል መሆን ማለት በተለያዩ አጋጣሚዎች ሊፈጠር የሚችል ድርጊት። ነው ያንን የተሰበሰበውን ህዝብ ለማስተማር፤ ለመምከር ለመገሰጽ የተለያዩ መልእክቶችን ለማስተላለፍ ሊሆን ይችላል። ብዙ ህዝብ በተለያዩ አጋጣሚዎች ሊሰበሰብ ይችላል። በትምህርት ቤት፣ በሆስፒታል፣ በሃይማኖት ተቋማት እንደዚሁም በተለያዩ በህዝባዊ በዓላት በገበያ ብዙ ህዝብ ሊገኝ ይችላል። በዚህ ብዙ ህዝብ ባለበት መካከል ተገንቶ መድረኩን መምራት፣ በመድረኩ ላይ ቆሞ ለዚያ ለተሰበሰበው ህዝብ ደግሞ መልእክት ማስተላለፍ ብዙ ጊዜ የሚሰራ ስራ ነው። እኔ በመምህርነት አገልግሎት ብዙ ጊዜ በተማሪዎች ፊት ቆሜ አስተምሬያለሁ። በተማሪዎች ፊት ቆሜ በማስተማሬ የህዝብን አይን ወይም ከዚህ ከተመልካቹ ዘንድ የሚመጣን እይታ አልፈራም። አንዳንድ ጊዜ አይን አፋርነት ያለባቸው ሰዎች በብዙ ህዝብ መካከል ለመናገርም፣ ለመንቀሳቀስም የሚቸገሩ አሉ። እኔ ግን ከዚህ ችግር ነፃ ነኝ ብዬ አስባለሁ። ምክንያቱም በህዝብ መካከል ለመኖርና በህዝብ ላይ መልእክትን በቀላሉ ለማስተላለፍ እንዲረዳኝ በመምህርነት የወሰድኳቸው ኮርሶች ብዙ ጠቅመውኛል። ስለዚህ በህዝብ መካከል መልእክት ለማስተላለፍ የሚያስቸግረኝ ነገር የለም። ህዝብ በተለያዩ አጋጣሚዎች ተሰብስቦ መልእክታችንን በሚጠብቅበት ጊዜ ይሄ እንደዚህ ነው፣ ይሄ እንደዚህ ይደረጋል የሚል የህዝብን ጥያቄ በመቀበል በነገራችን ላይ አድማጭነትን ይጠይቃል። ከህዝቡ የሚነሱ ብዙ ቅሬታዎች፣ አቤቱታዎች፣ ተቃውሞዎችም ሁሉ ሊኖሩ ይችላሉ። ከላይ ከመድረክ ላይ ያለ ሰው ያንን የተመልካቹን ስነ ልቦና መረዳት አለበት። ያ የተሰበሰበው ብዙ ህዝብ በተለያዩ ምክንያቶች ወደ ቤቱ መሄድን ፈልጎ ሊቸኩል ሁሉ ይችላል፣ ፀሀይ ሊመተው ይችላል፣ ብርድ ሊሆን ይችላል፣ ዝናብ ሊመጣበት ይችላል፣ ያንን ተመልክቶ ሳይረጋጋ ዝም ብሎ ሊቀመጥ ይችላል። እኛ ደግሞ ከላይ ሆነን፣ መድረክ ላይ ሆነን በህዝብ ብዙ ህዝብ መካከል ሆነን፣ በምንናገርበት መልእክት በምናስተላልፍበት ጊዜ ያ፣ ከስር ሆኖ ተቀምጦ የሚያዳምጠንን ሰው ስነልቦናውን መከታተል ግዴታችን ነው። ያንን ማድረግ እና መከታተል ስንችል የህዝቡን ፊቱን አንብበን፣ ተመልክተን ቶሎ ንጨ መጨረስ ወይም ደግሞ መቆየት እንደምንችል ወይም እንደማንችል ሊያረጋግጥልን የሚችል የፊት ንባብ ሊኖረን ይገባል። በህዝብ መካከል ያለ ሰው በብዙ ሰዎች ዘንድ እይታ ውስጥ ይገባል። ብዙ ሰዎች ጆሮ ውስጥ ይገባል። ስለዚህ ለሚናገራቸው ንግግሮች፣ ለሚያደርጋቸው እያንዳንዱ እንቅስቃሴዎች ሁሉ ሀላፊነትንም ወስዶ በጥንቃቄ ማድረግ ይገባል።

እንደገና ጥቅም ላይ መዋል ታደርጋለህ ጥሩ ጥያቄ ነው እንደነዚህ ያሉ ጥቅም ላይ የሚውሉ ነገሮች ታዳሽ የሚባሉ ጥቅም ላይ የሚውሉ ድጋሚ አገልግሎት የሚሰጡ እቃዎች ናቸው። አንዳንድ ነገሮች አንድ ጊዜ ብቻ ተጠቅመን የምንጥላቸው አሉ ሁለተኛ የማያገለግሉ የማይጠቅሙ በአንድ አገልግሎት ብቻ የሚበላሹ ማለት ነው። ለምሳሌ የህክምና መርፌን ብንመለከት አንድ መርፌ አንድ ሰው ላይ ሄዶ ደም ከተቀዳበት ወይም መድሃኒት ከተሰጠበት ከዚያ በኋላ ለሌላ ሰው ላይ አገልግሎት አይሰጥም የሚጣል ነው። ከዚህ በተጨማሪም ሌሎች እንደዚህ አንድ ጊዜ ብቻ አገልግሎት ሰጥተው የሚጣሉ ነገሮች አሉ። ከአንድ ጊዜ በላይ ጥቅም የማይሰጡ ለምሳሌ ባትሪ ድንጋይ እንጠቀምበታለን ሪሞት ላይ የምናስገባው ባትሪ ድንጋይ ሰዓት ላይ የምናስገባው ባትሪ ድንጋይ ሌሎችም እንደዚህ ሀይል የሚሰጡ እቃዎች ላይ የምናስገባቸው እንትኖች አሉ። ባትሪዎች እነዚህ ባትሪዎች አንዳንዶቹ ድጋሚ ጥቅም ላይ የሚውሉ ናቸው አብዛኞቹ ግን ጥቅም ላይ የማይውሉ ናቸው አንዴ እንዳለቁ ቀጥታ የሚጣሉ ናቸው። አሁን እዚህ ጥያቄ ላይ ያለው ግን እንደገና መጠቀም ጥቅም ላይ መዋል የሚቻሉ እቃዎችን የሚመለከት ነው። ጥቅም ላይ መዋል የሚቻል እቃዎችን ደጋግመን ደጋግመን የምንጠቀምባቸው ናቸው። ለምሳሌ የባትሪ የስልክ ባትሪን ብንመለከት ስልካችንን አንድ ጊዜ ቻርጅ አድርገነው አገልግሎት ላይ እናውለዋለን ባትሪው ያልቃል ባትሪው ከዘጋ በኋላ እንደገና ቻርጅ እናደርገዋለን። አሁን የምንጠቀምበት አለን ድጋሚ ቻርጅ እናደርገዋለን እንደዚህ እያደረግን ጥቅም ላይ እንዲውል እናደርገዋለን ደግመን ደጋግመን ጥቅም ላይ እንዲውል እንደገና እንድንጠቀምበት እናደርጋለን። በሃይል ደረጃም ታዳሽ የሚባሉና ድጋሚ የምንጠቀምባቸው ሀይሎች አሉ። ለምሳሌ ፀሀይን ብንወስድ ዛሬ የወጣችዋን ፀሀይ ለዛሬ ጥቅም እንጠቀምባታለን ነገም ፀሀይ ትወጣለች እንጠቀምባታለን ከነገ ወዲያም እንጠቀምባታለን እንደነዚህ ያሉ ሀይሎች እንደገና ጥቅም ላይ መዋል እንዲቻል ሀይልን የሚሰበስቡ እቃዎችን የሚመለከት ነው። ስለዚህ እኔም ከእነዚህ ውስጥ የሶላርን ሀይል የስልክንም ባትሪ ሌሎችም እንደዚሁ ቻርጅ እየተደረጉ የምንጠቀምባቸው ድጋሚ አገልግሎት ላይ የሚውሉ እንደገና ጥቅም ላይ የሚውሉ እቃዎችን የመጠቀም ልምዱ አለኝ ማለት ነው። እነዚህ እቃዎች ደግሞ ሁሉም እቃዎች አይደሉም ሁሉንም እቃዎች የሚወክል አይደለም በተደጋጋሚ አንዳንዶቹ አንድ ጊዜ ብቻ ቅድም እንዳለው ጥቅም ላይ ውለው የሚጣሉ ስላሉ ማለት ነው

ጠዋት ወይስ ማታ ሰው ነህ? ይህ ጥያቄ የጠዋትና የማታን ልዩነት በማብራራት በጧትና በማታ ስለሚደረጉና ስለሚኖሩ ክስተቶች ከነዛም ሰው የትኛውን እንደሚወድ የሚጠይቅ ጥያቄ ነው ጠዋት የምንለው ጊዜ በኢትዮጵያ የሰዓት አቆጣጠር ከጠዋቱ አስራ ሁለት ሰዓት ጀምሮ ያለው ጊዜ ነው እስከ ሶስት ሰዓት አካባቢ ያለው ጊዜ ጠዋት አካባቢ የሚባል ጊዜ ነው ማታ የምንለው ደግሞ ከምሽቱ አስራ አንድ ሰዓት ቦኋላ የሚኖረው ክፍለ ጊዜ ነው ስለዚህ በጠዋት አካባቢ ብዙ ጊዜ እኔ ባለሁበት አካባቢ የቅዝቃዜ ነፋስ ያለበት ጨለማው የሚበረታበት ከቦታ ቦታ ለመንቀሳቀስ የሚያስቸግርበት ጊዜ ነው ጠዋት በተለይ እስከ አስራ ሁለት ሰዓት በኩል ያለው ጊዜ ጨለማ የሚሆንበት ጊዜ ነው ከቦታ ቦታ ለመንቀሳቀስ ይቸግራል ማታ የምንለውም ጊዜ እንደዚሁ ከምሽቱ አስራ ሁለት ሰዓት በኋላ ስለሆነ የሚጨልምበት ጊዜ ነው በዚህ ሰዓት ፀሀይ የምትጠልቅበት ነው ስለዚህ ወደ ምሽቱ ነው እየተቃረበ የሚሄድ ወደ ጨለማው እየባሰ እየባሰ እየጨመረ ነው የሚሄደው ጠዋት ደግሞ ፀሀይ የምትወጣበት ሰዓት ስለሆነ ያ የጨለመው እየቀነሰ እየቀነሰ እየቀነሰ መጥቶ መጨረሻ ላይ ፀሀይ በምትወጣበት ሰዓት ብርሃን የሚታይበት የሚገለጥበት ጊዜ ነው ስለዚህ ጠዋት አካባቢ ካለው ውርጭ ይልቅ የምሽት አካባቢ የተሻለ ነው ብዙ ጊዜ ምሽትና ጠዋትን የማሳልፈው ቤት ውስጥ ነው መጽሐፍትን በማንበብ ከልጆች ጋር በመሆን ቪዲዮ በመመልከት የተለያዩ የቴክኖሎጂ ነክ ስራዎችን በማየት ማህበራዊ ሚዲያው ላይ መልእክቶችን በማስተላለፍ በመጻፍ በማንበብ በዚህ መልኩ ነው ያንን ጊዜ የማሳልፈው ስለዚህ ጠዋት አካባቢና ማታ ላይ ያለው ልዩነት ይሄ ነው በጠዋት አካባቢ በተለይ ቀዝቃዛ በሚሆንበት ጊዜ አለባበሱንም መቀየር ግዴታ ነው ሞቅ ያለ ልብስ ሙቀት ሊፈጥር የሚችል ልብስ መልበስ ምሽት አካባቢም እንደዚሁ ምሽት ላይ ወደዛው ወደ ቤት ገብቶ ወደ አልጋ የሚሄድበት ሰዓት ስለሆነ ብዙ ከባድ ላይሆን ይችል ይሆናል ጠዋት ግን ወደ ስራም በዛው የሚሄድበት አጋጣሚ ስለሚሆን አለባበስን ማስተካከል መልካም የሚሆንበት ግዴታ አጋጣሚም ይኖራል

ባህላዊ ልብስ ትለብሳለህ ጥሩ ጥያቄ ነው ይሄ አለባበስን የተመለከተ ጥያቄ ነው? ልብስ የሚለበሰው አንድ ሰው ከተለያየ ጫና ከሙቀት ወይም ደግሞ ከብርድ ለመከላከል ነው። ሙቀቱን ለመቀነስ ወይም ደግሞ ብርዱን ለመቋቋም ልብስ ይለበሳል የምንለብሰው ልብስ ደግሞ ከለበስነው ልብስ ከዚህ አገልግሎት አንፃር ማንኛውንም ልብስ ልንለብስ እንችላለን ሙቀት ለመፍጠር ወይም ሙቀት ለመቀነስ የልብሱ የተሰራበት ቁሳ አካል ካልሆነ በቀር ሌላ የሚገልጠው ነገር አይኖርም። ባህላዊ ብለን ስንጨምር ግን ልብስ ባህላዊ የሚሆን በሚኖርበት እኔ በምኖርበት አካባቢ የሚል ማህበረሰቡ የሚለብሰው የአለባበስ ስርዓት የአለባበስ ባህል አለ። ያንን ባህል ነው ብዙ ጊዜ የባህል ልብሶች በኢትዮጵያ ነጭ ናቸው። ከነጭ የሚዘጋጁ ልብስ የሚሰሩ በዚሁ በኢትዮጵያ ያሉ ባህላዊ በሆነ መንገድ ዘመናዊ የሆነ ቴክኖሎጂን ሳይጠቀሙ በቤታቸው ውስጥ ቁጭ ብለው የሽመና ስራ በሚሰሩ ሰዎች የሚሰሩ ልብሶች ናቸው። እነዚህ ልብሶች በመኪና ተሰፍተው በሰው ልክ ተለክተው ይሰፋሉ ከተሰፉ በኋላ ደግሞ የተለያዩ ጥልፎች ይደረጉባቸዋል እነዚህ ጥልፎች ብዙ ጊዜ ሃይማኖታዊ ጉዳይን ባህላዊ ጉዳይን የሚመለከቱ ሆነው ይዘጋጃሉ አንዳንድ ልብሶች ደግሞ የሀገሪቱን ሰንደቅ አላማ አረንጓዴ ቢጫ ቀይን በእጆቻቸው ላይ በጫፍ በልብሱ ጫፍ አካባቢ በማድረግ የሚዘጋጁም ልብሶች አሉ። ግን ብዙ ጊዜ የባህላዊ ልብሶች የመስቀል ቅርጽ ያላቸው የመስቀል ምልክት የሚቀረጽባቸውና የሚዘጋጅባቸው ልብሶች ናቸው እነዚህ ልብሶች ነጭ ስለሆኑ ለረዥም ጊዜ ላይለበሱ ይችላሉ ከቦታ ቦታ እንቅስቃሴ በምናደርግበት ጊዜ በንክኪም በአቧራም በተለያዩ ነገሮች የመቆሸሽ እድላቸው ሰፊ ነው። ነጭ በመሆናቸው ስለዚህ እነዚህን ባህላዊ ልብሶች ተወዳጅ ቢሆኑ በባህሉ ዘንድ ተቀባይነት ያላቸው ኢትዮጵያዊ ኢትዮጵያዊነትን የሚያሳዩ የሚያስረዱ ቢሆኑም ግን ረጅም ጊዜ ለመልበስ ደግሞ ምቹ አይደሉም። ስለዚህ ይሄንን ለማድረግ ምን እየተደረገ መጥቷል አሁን ከነጭ ይልቅ የተለያዩ ቀለሞች እየገቡባቸው በሰማያዊ በጥቁር በአረንጓዴም በቀይም በተለያዩ ቀለሞች እየተዘጋጁ ነው። በተለያዩ ቀለሞች የሚዘጋጁ ባህላዊ ልብሶች ጥሩዎች ናቸው በኢትዮጵያ የተለያዩ ባህላዊ ልብሶች አሉ። ወደ ጎጃም ምድር ስንመጣ የጎጃም ባህላዊ አለባበስ ስራት እንዴት እንደሚዘጋጅ? ልብሱም ባህላዊ አለባበሱም አለ። ወደ ጎንደርም ስንሄድ የተለየ ነው። ወሎ ስንሄድ የተለየ ነው። ትግራይ ስንሄድ የተለየ ነው። ወደ ጎጃምም ሆኖ ለየብቻቸው በተለያዩ ቦታዎች በየዞኑ ስንሄድ እንደዚሁ የአለባበሱ ሳስ ባህል ልዩ ልዩ ነው። ኢትዮጵያ ውስጥ በጣም በርካታ የሆኑ ባህላዊ አለባበስ ስርዓቶች አሉ። ብዙ አይነት ባህላዊ ልብስ አሰፋፎች አዘገጃጀቶችም አሉ። እኔም በጎጃም እንደመኖሬና በዚህ ሃይማኖታዊ የሆነውን ጉዳይም ይገልጥልኛል ብዬ ስለማስብ በጎጃም ያለ ባህላዊ የአለባበስን ስርዓት እወደዋለሁ። ልብሱንም እጠቀምበታለሁ። ስለዚህ ነጭ የሆነውን እንደ መላእክት ጻአዳ ብርሃን የሚያጎናጽፈውን ባህላዊ ልብስ በጣም እወደዋለሁ ማለት ነው

ድንጋይ ስብስብ የሚባለው፥ በተለያዩ አገልግሎት ድንጋይ ይሰበሰባል። ድንጋይ ለልዩ ልዩ ጥቅሞች ይውላል። በተለይ ለግንባታ ቤት ለመስራት፣ ድልድይ ለመገንባት፣ ትልልቅ ህንፃዎችን ለመገንባት፣ የመስኖ ስራዎችንም ለመስራት ድንጋይ መሰብሰብ ግዴታ ነው። ድንጋይ ተሰብስቦ ከድንጋይ ማምረቻ ቦታው መጥቶ ለልዩ ልዩ ጥቅሞች ይውላል። ድንጋይ አገልግሎት ላይ ከመስጠቱ ወይም ከመዋሉ በፊት ከመስራቱ በፊት ባለሙያዎች ይጠርቡታል። በመዶሻ ይሰብሩታል፤ ይከሰክሱታል። እንደየመጠኑ እንደሚፈልጉት ቅርጽ ያደርጉታል። ድንጋይ ጥሩነቱ በመዶሻ ተሰብሮ መስተካከል የሚችል መሆኑ ነው። ይሄ በድንጋይ ተሰብሮ የተስተካከለው ድንጋይ በተለያዩ ሁኔታዎችና ዲዛይኖች ስራ ላይ ይውላል። ግንባታ ላይ በሚውልበት ጊዜ በስሚንቶ እየተያያዘ እየተደረደረ ወደ ላይ ይወጣል። ከዚህ በተጨማሪም ግንባታዎች ላይ ትልልቅ ህንፃዎች በሚሰሩበት ጊዜ እንደዚሁ ድንጋዩ ቅርጽ እየተሰጠ ውብ የሆነ ለእይታ ማራኪ በሆነ መልኩ እየተደረደረ ይቀመጣል። ድንጋይ እንደየመጠኑ በትልቅ በትንሽ ሊገኝ ይችላል። ድንጋይ የተለያዩ የሆኑ ቅርጾችም አሉት። በተፈጥሮ ካላቸው አንዳንዶቹ ልክ እንደ ዛፍ ቀጥ ያለ ስድስት ወይም ስምንት ማዕዘን ያላቸው፣ በአራት ማዕዘን የተገለጡ፣ አንዳንዶቹ ክብ አንዳንዱ ደግሞ ቅርጽም የሌለው ሆኖ ሊገኝ ይችላል። ይህንን ድንጋይ ግን ቅርጽ ሰጥቶ አለዝቦ ወደ ስራ የሚያውለው አናጺ እና ግንበኛ ነው። ግንበኞች ድንጋዩን ሰብረው በቀላሉ ደርድረው የሚፈልጉትን ነገር ይሰራሉ። ብዙ ጊዜ አሁን ባለው በገጠሩም በከተማውም ድንጋይ ካብ እየተካበ ለአጥርነት ይውላል። ለውሃ ልክነት ወይም ለውሃ ማስያዣነትም ይጠቀሙበታል። ድንጋይ ከዚህ በተጨማሪ ደግሞ አፈር እንዳይሸረሸር ለክትር ለመስኖ አገልግሎትም የሚውልበት ጊዜ አለ። አፈሩ እንዳይሸረሸር እርከን ይሰራበታል ድንጋይ። ለመስኖ ደግሞ ለብቻው ውሃው በዛች በድንጋይዋ ላይ እንዲወርድ ተደርጎ ይሰራል። ስለዚህ ድንጋይ በዚህ መልኩ እየተሰበሰበ የተለያዩ ጥቅሞችን የሚሰጥ ጥሩ የሆነ በተለይ ለግንባታ ደግሞ ወሳኝ የሆነ ቃ ነው።

ማሰላሰል የሚለውን ቃል እንተርጉመው። ማሰላሰል አሰላሰለ ማለት አሰበ ነው። በጣም ማሰላሰል ሲባል እሳቤው ከፍ ያለ ነው። ምርምርን የሚጠይቅ ተመራመረ ወደሚልም የሚወስድ ብዙ ጊዜ ሌላውን ሁሉ ትቶ ትኩረት ሰጥቶ በዚያ ጉዳይ ላይ ብቻ ማሰብን ያመለክታል ማሰላሰል ሲባል። ስለዚህ ማንኛውም ሰው የተለያዩ ስራዎችን ከመስራቱ በፊት ልክ እንደነዚህ ያሉ የማሰላሰል ሂደቶችን ማለፍ ይኖርበታል። ቁጭ ብሎ ለብቻው ተቀምጦ ሀሳቦችን እያወጣ እያወረደ ይሄን ባደርግ እንዲህ ይፈጠራል ይሄ ቢሆን እንዲህ ይሆናል የሚለውን ነገር ቀድሞ ቁጭ ብሎ መተንበይ ነው። ማሰላሰል የምንለው ልክ በዚህ መልኩ በጥልቀት ማሰብን በጥልቀት ነገሩን መመርመርን የሚያስረዳ ነው። ስለዚህ እኔም አንድን ስራ ከመስራቴ በፊት ይህንን ነገር አደርጋለሁ። ማሰላሰል ግዴታዬ ነው። አሰላስዬ ሀሳቡን ተረድቼ ወደፊት ምን ሊፈጠር እንደሚችል ተረድቼ አውቄ ቀድሜ ተንብዬ ወደ ስራው እገባለሁ ወይም ደግሞ ያንን ስራ ለመተው እወስናለሁ። ብዙ ጊዜ ሳናሰላስል የምንገባባቸው ስራዎች ውጤታማ አይሆኑም። ስለዚህ ውጤታማ ለመሆን ብዙ ጊዜና ረጅም ጊዜም በዚያም ስራ ላይ ለማሳለፍ ያን ውሳኔ የምንወስነው ውሳኔ ልክ ነው ብለን በዛ ውሳኔ ላይ ለመቀጠል ማሰላሰል ያስፈልጋል። ሳያሰላስሉ ዝም ብሎ ዘው ብሎ መግባት ለጉዳት የሚያዳርግ ነው። ስለዚህ ማንኛውም ሰው ከመስራቱ በፊት ያሰላስላል። ወደ ያን ያሰላሰለውን ነገር ወደ ጽሁፍ ያሰፍረዋል። በጽሁፍ ያሰፈረውን ነገር ወደ ተግባር ይቀይረዋል። በተግባር የቀየረውን ነገር እየፈተሸ እየመረመረው ይሄዳል። ሲፈትሸው ደካማና ጠንካራ ጎኑን ማስተካከል ያለበትን እያየ እያረመ ይሄዳል። ማስተካከል ያለበትን እያስተካከለ፤ ደካማ ጎኑን እንዲጠናክር እያደረገ፤ ጥንካሬውን አብዝቶ በዛው ላይ እየቀጠለ በቀላሉ ያን ያሰላሰለውን ነገር ተግባራዊ ወደ ማድረግ ይሸጋገራል ማለት ነው። ስለዚህ ስራ ከመሰራቱ በፊት ቁጭ ብሎ፤ ረጋ ብሎ፤ በጥልቀት አስቦ አሰላስሎ ስራ መጀመር ተገቢ ስለሆነ እኔም ስራዎችን ከመስራት በፊት ይህንን ነገር አደርጋለሁ ማለት ነው።

ብዙ ትንሽ ሳለህ ይሄ ሁለት ነገሮችን የያዘ ነው ብዙና ትንሽ የሚል ብዙ የሚለው ብዛትን የሚገልጥ ነው በቁጥር ደረጃ። ብዙ የሚባለው ሶስት እና ከዚያ በላይ የሆኑ ናቸው አንድ ከሆነ ነጠላ ነው ሁለት ከሆነ ጥንድ ነው ሶስት ከሆነ ግን ብዙ ነው። ስለዚህ ብዛትን የሚገልጥ በቁጥር ደረጃ ስንት ነው የሚለውን ሊያስረዳ የሚችል ነው። ያልተቆጠረ ነገርንም ብዙ ልንለው እንችላለን ብዙ ነው። ብለን በጥቅሉ የምንገልጠው ነገር ቁጥሩ ሶስት እና ከዚያ በላይ የሆነ መሆኑን ለመግለጥ እና ለማሳየት ነው። ቆጥረን መጨረስ የማንችለውንም ነገር ብዙ ነው ብሎ መግለጥ የተለመደ ነው። በአማርኛ ትንሽ የምንለው ግን መጠንን ነው የሚገልጸው። መጠን ማለት። ለምሳሌ አንድ ዳቦ ከሌላኛው ዳቦ በመጠኑ በግራሙ ከፍ ወይም ዝቅ ሊል ይችላል ከፍ ያለውን ትልቅ ነው ልንለው እንችላለን ዝቅ ያለውን ደግሞ ትንሽ ነው እንለዋለን። ስለዚህ ትንሽ የምንለው ብዛትን ሳይሆን መጠንን የሚያሳይ ነው። አገላለጡ አማርኛ ላይ ያለው የነዚህ ቃል አረዳድ እንደዚህ ነው ብዙ የምንለው ቁጥርን መሰረት አድርጎ ያለ ቃል ሲሆን ትንሽ የምንለው ደግሞ መጠንን መሰረት ያደረገ ገላጭ ቃል ነው ማለት ነው። ስለዚህ ለምሳሌ የሰውን ቁመት ማወዳደር ብንፈልግ እገሌ አጭር ነው እገሌ ረዥም ነው ብለን እንገልጣለን። ይሄኛው የቁመቱን ነው የሚያሳይ መጠኑን አይደለም በመጠን ደረጃ ትንሽ ነው ካልን ግን ይሄ ግዝፈትን የሚያሳይ ግዝፈቱ በጣም ትልቅ ነው ስንልና በጣም ትንሽ ነው ስንል የምንገልጥበት አገላለጥም የመጠን አገላለጥ ነው። ወይም መጠናዊ ገላጭ ነው።

የስራ ጊዜ ገደብ ታስተካክላለህ? ጥሩ ጥያቄ ነው ይሄ፤ ከስራ ሁኔታ ጋራ ያለ ነው። የስራ ጊዜ ገደብ አለው። ገደቡ እንደምንሰራው ስራና እንደሚፈጅብን ጊዜ ይወሰናል። ለምሳሌ አንድን ስራ ለመስራት የአንድ ሰዓት ጊዜ ገደብ ከተሰጠ፤ በዚያ በተሰጠው የጊዜ ገደብ ውስጥ ያንን ስራ ማጠናቀቅ ይገባል። ያንን ስራ ለማጠናቀቅ ያ የተመደበው የጊዜ ገደብ የማይበቃ ከሆነ ግን ጊዜውን ከመደበልንና ገደቡን ካዘጋጀልን ሰው ጋራ ተነጋግሮ ያንን ስራ ለመስራት ተጨማሪ ጊዜ እንደሚጠይቅ ማስረዳት ያስፈልጋል። አንድ ስራ ግን በጊዜ ገደብ ውስጥ የተስተካከለ፣ በዚያ የጊዜ ገደብ ውስጥ የተለካ፣ የተሰፈረ፣ የተቀመረ መሆን አለበት። ልክ የሆነ የጊዜ ገደብ ያለው ስራ ብዙ ጊዜ ሳይሰራ ሊቀር ይችላል። ሳይሰራ ይቀርና ጊዜው ደርሷል ሲባል ደግሞ በፍጥነት ያንን ስራ ጥራቱን ባልጠበቀ መልኩ ይድረስ ይድረስና ለሰዎች ለታይታ ብቻ ሰሩ ለመባል ብቻ ጊዜ ሳንወስድ ዝም ብለን አበለሻሽተን ልንሰራውና ሰራን ብለን ለሌሎች ልናሳይ እንችላለን። ነገር ግን ማንኛውም ስራ ከመሰራቱ በፊት ለዚያ ስራ የሚመደብ የጊዜ ገደብ ያስፈልገዋል። ፈተና በሚሰጥበት ጊዜ፤ አንድ ተፈታኝ ያንን ፈተና ለመስራት ያንን ፈተና መስራት የሚያስችልበትን የጊዜ ገደብ ያህል ይሰጠዋል። ለምሳሌ ስልሳ ጥያቄዎች ተሰጥተውት ለአንድ ደቂቃ አንድ ጥያቄ ከተሰጠው፤ በስልሳ ደቂቃ ውስጥ ስልሳ ጥያቄዎችን መመለስ ግዴታው ነው። በዚህ በስልሳ በእነዚህ ስልሳ ደቂቃዎች ውስጥ ስልሳውን ጥያቄ ሰራ ማለት፤ ስልሳ ጥያቄ በአንድ ሰዓት ውስጥ መጠናቀቅ አለብት። ይሄ ማለት ለአንድ ጥያቄ ከአንድ እስከ አንድ ደቂቃ በፊት መጨረስ ይቻላል። ነገር ግን ከአንድ ደቂቃ በኋላም የሚሄድ ከሆነ የሌላኛውን ጥያቄ እያካካሰ፣ እያሻሻለ ካልሄደ በቀር መጨረሻ ላይ የተሰጠው ጊዜ ገደብ ሊያንስው ይችላል። ያ የጊዜ ገደብ ካነሰው ደግሞ ከባድ ነው። ፈተናው ተቀምጦ የሰራቸው ብቻ ተይዘውለት ያልሰራውን በሙሉ ሊያጣ ይችላል። ስለዚህ በጊዜ ገደብ ውስጥ ፈተናውን መፈተን ግዴታው ነው። ሌላም በጊዜ ገደብ ላይ የተቀመጡ በጣም ብዙ ነገሮች አሉ። ከስራ ጉዳይ ጋር ያሉ ግን እንደነዚህ ያሉ ስለሆኑ የስራ ጉዳይን የተመለከቱ የጊዜ ገደብ ሲቀመጡ ያንን የጊዜ ገደብ በአግባቡ መስራት ይገባል።

መጠበቅ ታግድ ነው። መጠበቅ የሚለውን ቃል እናብራራ መጠበቅ። በሁለት መልኩ ሊተረጎም ይችላል ጠብቆም ላልቶም ሊነበብ ይችላል መጠበቅ ወይም መጠበቅ ተብሎ ሊነበብ ይችላል መጠበቅ። የሚባለው አንድን ነገር ለረጅም ጊዜ በትዕግስት መጠባበቅን የሚያሳይ ነው። መጠበቅ የምንለው ይሄንን ነው። በጊዜ ገደብ የተወሰነ ሊሆን ይችላል ወይም ደግሞ በቦታህ ሊሆን ይችላል በአንድ ቦታ ላይ ጠብቀኝ ከተባለ በዚያ በተቀጠረበት ቦታ በተባለው ጊዜ ላይ ሰውን ጠብቆ ሊይዘው ሊያገኘው ሊገናኘው ሊወያይ ሊነጋገር ይችላል። መጠበቅ የሚባለው ደግሞ ከአንድ ነገር ራስን መከላከልን የሚያሳይ ነው። ለምሳሌ ሱስ ያለበት ሰው ተጠበቀ ከሱሱ። ተጠብቋል የምንለው ወደዚያ ሱስ የማይሄድ ከሆነ ራሱን ጠብቆ ሱስ ከሱስ ነፃ ሆኖ የሚቀጥል ከሆነ ነው ይሄ መጠበቅ ነው። ራስን መጠበቅ ስንል ደግሞ ለራስም ለሌላም ሰው ሊገለጥ ሊጠቀል ሊቀልጸል ይችላል። መጠበቅ የምንለው በዚህ መልኩ የሚተረጎም ነው።

ጫጫታ የሚፈጠረው በልዩ ልዩ ምክንያት ነው። ጫጫታ ከውጭ የሚፈጠር ለምሳሌ የድምጽ ብክለት ነው። ጫጫታ በአጠቃላይ ከድምጽ ጋራ የተገናኘ ነው። እና የእንስሳት ጩኸት ሊፈጥረው ይችላል ይሄን ጫጫታውን እንስሳት በተለይ ወፎች ጫጫታን ይፈጥራሉ። ከዚህ በተጨማሪ ደግሞ ውሻ ጅብ በሚጮህበት ጊዜም ጫጫታ ይፈጥራል። ሰው ራሱም ጫጫታን ይፈጥራል በተለይ ህፃናት ከአንድ ቦታ ወደ አንድ ቦታ እየተሯሯጡ እየተሳሳቁ ሲጫወቱ የሚደበድቡት የሚቀጠቅጡት ነገር ሲኖር በጣም ከፍተኛ የሆነ ጫጫታ ይፈጠራል። ከዚህ በተጨማሪ ግን ጫጫታ ያለበት ቦታ ገበያ ነው ገበያ ውስጥ በጣም ጫጫታ አለ። ያ ጫጫታ አንዱ ለአንዱ የሚናገረው ነው ነገር ግን ከብዙ ሰዎች ሲወጣ በጣም ብዙ ይሆናል። እያንዳንዱ ሰው ሲገዛ ሄዶ እንደዚህ አለ እንደዚህ አለ የለም ስንት ነው የሚሸጠው እንደዚህ ነው? በሚለው ይሄ መግባባት ከብዙ ሰዎች አንድ ላይ ተሰብስቦ የሚወጣ ስለሆነ ለመስማት የማንችለው የማንረዳው ጫጫታ ይፈጠራል። ጫጫታ በደንብ የምንረዳው ነገር አይደለም። እና ጫጫታ ደግሞ በጣም ይረብሻል ተረጋግቶ ለመስራት አያስችልም። በተለይ የድምጽ ቀረጻ በሚደረግበት ጊዜ የቪዲዮ ቀረጻ በሚኖርበት ጊዜ ጫጫታ ሲኖር በጣም ያስቸግራል። ጫጫታ በህዝባዊ በዓላት ላይ ህዝብ በበዛባቸው አካባቢዎች ላይ በከፍተኛ ደረጃ ሊኖር የሚችል ጉዳይ ነውና ይሄንን ነገር ደግሞ ተቋቁሞ አይምሮን ጠብቆ መንቀሳቀስ ተገቢ ነው። የድምጽ ብክለትም እንዳይኖርብን በተለይ የድምጽ ቀረጻ የምስልና የቪዲዮ ቀረጻዎችን በምናደርግበት ጊዜ ጫጫታ ካለባቸው አካባቢዎች መራቅ ወይም ደግሞ ማይክ በመጠቀም ድምፁ የድምፁን ብክለትና ጫጫታውን መቀነስ የሚቻልበት እድል ይኖራል

በዶቄ መፍጨት ታውቃለህ መፍጨት ቀላል ነው። አንድ ነገር ከመፍጨት ከመፍጨቱ በፊት ስለሚፈጨው ነገር ማወቅና መፍጫውን ሁኔታ መረዳት ተገቢ ነው። ማንኛውም ነገር እኩል አይፈጭም። ድንጋይና እህል እኩል አይፈጭም። ስለዚህ እህል የምንፈጫው እህልም እንደየእህሉ ባህሪ ይለያያል አንዳንዶቹ ቅባታማ የሆኑ እህሎች አሉ። አንዳንዶቹ ደግሞ በቀላሉ ሊደቁ የሚችሉ እህሎች አሉ። አንዳንዶቹ ከውሃ ጋራ ተዋህደው ሲፈጩ በቀላሉ የሚፈጩ አሉ አንዳንዶቹ ደግሞ ውሃ ከነካቸው በጭራሽ የማይፈጩ እህሎች አሉ። ስለዚህ የሚፈጨውን ነገር ማወቅ ባህሪውን ተገቢ ነው ያንን ከታወቀ በኋላ ለመፍጨት ቀላል ነው። ማንኛውንም ነገር መፍጨት የሚቻለው ስለሚፈጨው ባህሪ ከመረዳት ተነስቶ ስለሆነ። ይህንን ካወቅን በኋላ ግን ለመፍጨት የሚያልፈውን ሂደት ተከትለን በሂደቱ ቅደም ተከተል መፍጨት ቀላል ነው። የሚያስቸግር ነገር የለውም። ስለዚህ ማንኛውንም ነገር ፈጫለሁ ብዬ አስባለሁ የሚፈጩ ነገሮችን ባህሪያቸውን ከተረዳው በኋላ በቀላሉ እፈጫለሁ

ወደ ስራ ኖት ትሄዳለህ? ወደ ስራ ቦታዎች እሄዳለሁ ይሄ ስራንና እንቅስቃሴን አብሮ አጣምሮ የሚጠይቅ ጥያቄ ነው ወደ ስራ። ለመሄድ ያ በየቀኑ የምንሰራው ስራ ለዚያ ለተመደብንበት ተቋም የምንሰራው ስራ አለ እና ያንን የምንሰራውን ስራ ለመስራት የግድ ወደዛ ወደምንሰራበት ቦታ መሄድ ያስፈልጋል። አንዳንድ ስራዎች በቤት ሆነው የሚሰሩ ስራዎች አሉ። አንዳንድ ስራዎች ደግሞ የግድ ስራ ቦታ ላይ ሄደን ወደ ስራ ቦታ ሄደን እዚያ ቦታ ላይ ብቻ የምንሰራቸውና የምናከናውናቸው ስራዎች ያጋጥማሉ። ስለዚህ እዛ ሄደን የምንሰራቸውን ስራዎች ለመስራት የግድ ወደ ስራ ቦታችን መሄድ ግዴታችን ነው። ወደ ስራ ቦታ ብዙ ጊዜ የምንገባበት የራሱ የሆነ የመግቢያና የመውጫ ጊዜ አለው። ወደ ስራ ቦታችን የምንገባ ሁለት ሰዓት ላይ ነው ከስራ ቦታችን የምንወጣ ደግሞ አስራ አንድ ሰዓት አካባቢ ነው። ስለዚህ ከሁለት ሰዓት እስከ አስራ አንድ ሰዓት ባለው ውስጥ የምሳ ሰዓት የአንድ ሰዓት ወይም የሁለት ሰዓት የእረፍት ጊዜ አለኝ። በመካከል ከምሳ ሰዓቱ ውጭ ያለውን ግን እዛው ስራ ቦታ ላይ ስራዎቻችንን እንሰራለን አንዳንድ ስራዎችም ያላለቁ ካሉ ግን ወደ ቤት አምጥተን ስራዎችን እንጨርሳለን ማለት ነው። ስለዚህ ወደ ስራ ቦታችን ብዙ ጊዜ እንሄዳለን ስራ የማይሰራ ሰው ለማንም አይጠቅምም ቤተሰቡን ለማስተዳደር ሀገሩን ለመምራት ሃይማኖቱን ጠብቆ ለመኖር ስራ መስራት ግዴታ ነው። የማይሰራ ሰው ሊበላም ስለማይገባው ማለት ነው

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆች ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳለሁ ሰዓታት ያልፋሉ። ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬ ያስገርፈኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ። የስክሪን ጊዜዬን መቀነስ አለብኝ ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው። ግን ቁጥጥር ያስፈልጋል።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

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በጣም ደስ ይለኛል። መራመድና መሮጥ እሰራለሁ አንዳንድ የመታጠፍ እንቅስቃሴዎች አደርጋለሁ። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል። ጤናዬም እየተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንደጋገፋለን። ሰላሳ ደቂቃ ያህል ይወስዳል። ይህን እንደ ልምድ ለማድረግ እፈልጋለሁ።

ገበያ መሄድ አስደሳች ነው። በየሳምንቱ እሄዳለሁ ብዙ ነገሮች አሉ አትክልት እና ፍራፍሬ እገዛለሁ። ሻጮቹ ጥሩዎች ናቸው። ዋጋ እንነጋገራለን አንዳንድ ጊዜ ትንሽ እቀንሳለሁ ደረቅ እቃዎችም እገዛለሁ። ሰዎች በብዛት አሉ ድምጽ እና እንቅስቃሴ ይሰማል። ገበያው በጣም ተንቀሳቃሽ ነው ትኩስ እቃዎችን ማግኘት ደስ ይላል። የቤት እቃዎች ሁሉ ይገኛሉ። ይህን እለት ሁሌ እጠብቀዋለሁ። በከረጢት እሸከማለሁ።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

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሌም እያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ እያየሁ። ይህ የአእምሮ ጤና ላይ ይጎዳል መተግበሪያዎቹን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን አተኩራለሁ። ህ ከእውነተኛ ሰዎች ጋር እነጋገራለሁ መጽሐፍ ማንበብ እችላለሁ በአትክልት መስራት እችላለሁ። እህ ጊዜዬን ለተሻለ ነገር እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም።

አዲስ ጫማ መግዛት አለብኝ። አሮጌው ጫማዬ ተበላሽቷል። ወደ ሱቅ ሄድኩ። ብዙ አማራጮች አሉ። ቀለሞችና ቅጦች የተለያዩ ናቸው። አንዳንዱን እሞክራለሁ። ምቹ መሆን አለባቸው። አንዳንዶች በጣም ጥበበኛ ናቸው። ሌሎች በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል ቆዳ ጫማ ጥራት አለው። ዋጋ ግን ዋጋው ውድ ነው። ስፖርት ጫማ ምቹ ነው። በመጨረሻ አንዱን መረጥኩ። ጥቁርና ቀላል ቅጥ ደስ ብሎኛል።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

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን። አሰልጣኙ እያሰረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ ባልደረቦቼም እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን ቴክኖሎጂ አለማቋረጥ ይለወጣል።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

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችም አዘጋጅቻለሁ። ሁሉም በሶፋ ላይ እንቀመጣለን መብራቱን እናጠፋለን በትልቁ ስክሪን እንመለከታለን አንዳንድ ጊዜ እናስቀዳለን። አስደሳች ክፍሎች እና አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እናጋራለን የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል።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

ለደንበኛ አቃራረብ እያዘጋጀሁ ነው። በመጪው ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ። መረጃ በግልጽ ማቅረብ አለበት። ምስሎችና ግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ እችል የቡድን አባላት ያግዙኛል። አስተያየታቸውን እጠይቃለሁ። አቀራረቡን እናሻሽላለን። ባለኝ በጣም አሳሳቢ ነው። ግን ምን መዘጋጀት አለብኝ። ደንበኞች በሙያዊነት እንደምናሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል። ተስፋ አደርጋለሁ።

ዛሬ የስልጠና ክፍለ ጊዜ አለ። አዲስ ሶፍትዌር መማር አለብን። አሰልጣኙ እያሰረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ ባልደረቦቼም እንዲሁ እየተማሩ ናቸው እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን ቴክኖሎጂ አለማቋረጥ ይለወጣል።

የንግድ አውታረ መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል። አዳዲስ ሰዎችን መጠቁም እድል ነው። በመጀመሪያ ትንሽ ፈራሁ። ግን ወደ አንድ ቡድን ቀረብኩ። ራሴን አስተዋውቄያለሁ። ስለ ስራዬ ተናግሬያለሁ። ሌሎችም ስለእነሱ ነግረውኛል። የንግድ ካርዶችን ተለዋወጥን። የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶች ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበራ እንችላለን። ይህን እድል አመሰግናለሁ። የስራ አውታረ መረብ ለእድገት አስፈላጊ ነው።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

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ። እርስ በእርሳችን እንረዳዳለን። በችግር ጊዜ ይቃረርቡናል። በደስታ ጊዜ አብረው ይሳቃሉ። ሚስጥሮችን እንለዋወጣለን። በየቅዳሜው አብረን እንሰበሰባለን። ቡና እንጠጣለን ታሪኮችን እንነጋገራለን። አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠያየቃለን። ጓደኝነት እምነት ያስፈልገዋል። እውነተኛው ጓደኞች እድለኛ ያደርጉሃል። ከእነርሱ ጋር መሆን ደስ ይላል።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

ምርጥ ምግቤ ድሮ ወጥ ነው በጣም ጣፋጭ ነው። ቀይ በርበሬ ይጠቀማል ስጋና እንቁላል ይኖርበታል። እንጀራ ጋር እበላለው። እሁድ ላይ እናቴ ታዘጋጀዋለች ቤት ሁሉ ጥሩ ይሸታል። ቤተሰቡ ሁሉ ይወዳል። ትንሽ ለውዝ ሲጨመር የተሻለ ይሆናል። ደረጃ በደረጃ በዝግታ መብላት ነው። ከአይብ ጋርም ጥሩ ነው። ይህን ምግብ አሁን እፈልጋለሁ። የምግብ ቤቶች ላይም አዝዛለሁ። ድሮ ዶሮ ወጥ የኢትዮጵያ ልዩ ምግብ ነው።

ሙዚቃ ያለ ሁለት ህይወት አይቻልም። በየቀኑ እሰማለሁ። የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖችንም እወዳለሁ። ሲሰራ ሙዚቃ ያግዘኛል። በመኪና ውስጥ እሰማለሁ። ከጓደኞች ጋር አዲስ ድምፆችን እንለዋወጣለን። አንዳንድ ዘፈኖች ያለቁኛል። ሌሎች ደስ ያሰኙኛል። ሙዚቃ ስሜትን ይለውጣል። ቃላቱ ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ። ሙዚቃ ህይወት ነው።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

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ ዋጋዎችን አነጻጽራለሁ። ደንበኛ ግምገማዎችን አነባለሁ ፎቶዎች እና መገለጫዎች ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ። ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል።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

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ። አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች። የማይክሮ ወይቭ ሞቀዋለሁ። በወደድኩ ቦታ ተቀምጫለሁ ባልደረቦች አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይነግራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላልባት። ከዚያም ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው።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

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ። መጠጦችም አዘጋጅቻለሁ። ሁሉም በሶፋ ላይ እንቀመጣለን። መብራቱን እናጠፋለን። በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስቅዳለን። አስደሳች ክፍሎችን ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እናጋራለን። የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል።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

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች። የማይክሮ ዌቭ እሞቀዋለሁ። በወደድኩ ቦታ ተቀምጫለሁ። ባልደረቦቼ አብረው እንበላለን ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይነግራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላልባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው።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

ምሽት ላይ ቤተሰቡ አብረን እንበላለን። ይህ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች። እህቶቼ እየረዳት ይሆናሉ። ለሁላችንም በዙሪያን ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይነግራል። አባቴ ይስቃል እናቴ ትከታተላለች። ወድሜ አዲስ ነገሮችን ይናገራል። እኔም የእለቴን ልምድ እጋራለሁ። እንደዚህ አብረን መሆን እወዳለሁ። ቤተሰብ የህይወት ማዕከል ነው። በየምሽቱ ይህንን እናደርጋለን።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

ልብስ የማጥብበት ቀን ሁሌ ረቡዕ ነው። ቆሻሻ ልብሶችን እሰበስባለሁ። በቀለም እለያያለሁ። ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ እያሙያለሁ መሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ። ፀሀይ ያደርቃቸዋል። ሽቷቸው ደስ የሚል ነው። ከደረቁ በኋላ እቀብላለሁ። አንዳንድ ልብሶች እለብሳለሁ። ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌ ማድረግ አለበት።